መተግበሪያዎችን ታወርዳለህ? አዎ አወርዳለሁ። የተለያዩ የምትፈልጋቸውን አፖችን አፕሊኬሽኖችን አወርዳለሁ የማወርደውም በፕሌይ ስቶር በጎግል ፕሌይ ስቶር በተመሳሳሉት አወርዳለሁኝ በተለይ ለትምህርት ነክና ትምርት ነክ የሆኑ ነገሮችን አወርዳለሁኝ። በአብዛኛው ለትምህርት የሚጠቅመው የተለያዩ ጠቃሚ አፕሎችን አፖችን አወርዳለሁኝ። ያ ምንድነው? የቢዝነስ አፖች ይኖራሉ የተለያዩ የትምህርት አፖች ይኖራሉ የለጌም እና ጌም የሚያገለግሉ አፖች ይኖራሉ እነዛዝን አወርዳለሁኝ። ለዚህ ልጠቅመኛል ብዬ የማስበውን አፕሊኬሽኖችን መተግበሪያዎችን አወርዳለሁኝ።

የድርጅት ዝግጅቶችን ትሳተፋለህ? አዎ እሳተፋለሁ የሚመለከተኝ ድርጅት ዝግጅት ከሆነና ጥሪ ከተደረገልኝ ወይም ግብዣ ከተደረገልኝ እሳተፋለሁኝ። ከዛ እንደዚህ ጠቃሚ የሆኑ ድርጅቶች ወይም ደግሞ ከተራሴ ጋር ይስማማሉ ብዬ የማስበውን ጥሪ ይመለከታቸው ወይም ደግሞ እኔን ለዚ ሊይጋብዙ ይችላሉ ብዬ ይጠቅሙኛል ብዬ የማስባቸው ድርጅቶች ካሉ። ወይም ፕሮግራማቸው የሚያስኬዳቸው አንዳንድ ነገሮች ይመቹኛል ብዬ ካሰብኩ እዘጋጃለሁ ወይም ደግሞ እሳተፋለሁ

ብዙ ህዝብ መካከል መሆን ታመ ይመችሃል ብዙ ህዝብ መካከል መሆን አይመቸኝም። ብዙ ጊዜ እምመርጠው ነገር ቢኖር ለብቻዬ መሆን ነው። ስለዚህ ግርግር ያለበት ወከባ ያለበት ጫጫታ ያለበት አካባቢ መገኘት ብዙም አያስደስተኝም። ስለዚህ ግደታ ካልሆነብኝና የሆነ አጋጣሚዎች ለሆነ ጊዜ ብቻ ካልሆነ ለብዙ ጊዜ እንደዚህ አይነት ቦታዎችን አልፈልግም አልመርጥም። ስለዝህ በአብዛኛው በአጠቃላይ እኔ እሚመቸኝ ጭር ያለ ቦታ ብቸኛ አካባቢ ወይም ጫጫታ ወከባና ግርግር የለለበት አካባቢ ነው። ስለዝህ እኔ በአጠቃላይ እሚመቸኝ እንደዚህ ብዙ ህዝብ መቆይ መካከል መገኘት ብዙም አያስደስተኝም

የምትመኘው የእረፍት ጊዜ ምንድነው? እኔ የእረፍት ጊዜ የምመኘው ከ የክረምት ጊዜ ነው። ማለትም ሰኔ ሀምሌ ንሀሴ። የትምህርት ከሰኔ ተዘግቶ እስከ መስከረም እስከሚከፈት ድረስ ያሉትን ጊዜ በጣም የምፈልጋቸው የምመኛቸው ጊዜዎች ናቸው። ምክንያቱም የተለያዩ ቦታዎች ጉብኝት እሄዳለሁ። የረቤተሰብ አግዛለሁ ራሴን ሪፈረሽም ዘና አደርጋለሁኝ። እነዚህ እዚህ የተለያዩ መጽሐፍቶች እና የተለያዩ ሰዎችን በመጠቀም የተለያዩ ታሪካዊ ቦታዎችን በመጎብኘት ጊዜን ስለማሳልፍ እንደዚህን ጊዜዎች በጣም እወዳቸዋለሁ እመኛቸዋለሁ። ስለዚህ በአጠቃላይ እኔ እረፍት ጊዜ የምመኘው የክረምት ወቅት ነው። ማለት ሰኔ መስከረም ነሀሴ መስከረምን ነው።

ቤተሰቦዎ ምን አይነት በዓላት ታከብራላችሁ? እኛ በዓላት ነው የምናከብረው የኦርቶዶክስ ሃይማኖት ተከታይ ከመሆናችንም አንፃር። የተለያዩ ሃይማኖታዊ በዓላቶች አሉ። መስከረም ላይ መስከረም አንድ የሚከበርን ዘበን መለወጫ ወይም እንቁጣጣሽ ብለን የምንጠራው አለ። መስከረም አስራ ሰባት የሚከበር መስቀል አለ። እና የተለያዩ ወራቶች አሉ። ስለዚህ የገና በዓልም ጥምቀትም ፋሲካም የመሳሰሉት በዓላቶች አሉ። ስለዚህ እያንዳንዳቸው እነዚህን በዓላት በሃይማኖታዊ በኩል እናከብራለን። በባህላዊ ደግሞ እነኚ ሰርግ አለ የቤተሰብ ሰርግ አለ ክርስትና አለ ሌሎችም ጉዳዮች ሲኖሩ በቤተሰብ ጋር የጋራውን እናከብራለን። ስለዚህ በአብዛኛው የምናከብራቸው በዓላት እንደዛ ሃይማኖታዊ በዓላቶች ናቸው።

በምን ሰዓት ትተኛለህ የመተኛት ሰዓት እኔ ፕሮግራም የለኝም የምተኛበት እንቅልፌ እንደመጣ ነው አብዛኛውን ጊዜ ከሁለት ሰዓት እስከ ሶስት እስከ አራት ሰዓት ባለው ጊዜ ውስጥ እቆያለሁ በአብዛኛው በአማካይ ከሁለት ሰዓት ተኩል አካባቢ እተኛለሁ ስለዚህ የመተኛ ሰዓቴ ይሄ ነው የሚባል የታቀደው ወይም ደግሞ በእቅድ የሆነ ነገር አይደለም በእቅድ የምትጠይቀው ሰዓት አይደለም ስለዚህ በማንኛውም እንቅልፌ በመጣ ሰዓት ልተኛ እችላለሁ ነገር ግን እንደ አማካይ ከሁለት ሰዓት እስከ ሁለት ሰዓት ተኩል ባሉት ጊዜ ውስጥ በአብዛኛው ተኛለሁ።

የሞባይል ዳታ ትጠቀማለህ? አዎ እጠቀማለሁ። አብዛኛውንም የምጠቀመው እንደውም የስልክ ፍጆታዬን የሚጨምርብኝ የሞባይል ዳታ ነው። ስለዚህ ሞባይል ዳታ እጠቀማለሁ ለአንዳንድ ለትምህርታዊ ጉዳዮችም ሊሆን ይችላል ለመዝናኛም ሊሆን ይችላል። አንድ አንድ መልእክት ለማስተላለፍም ስል የሞባይል ዳታ አበራለሁኝ ስለዚህ የሞባይል ዳታ የምጠቀምበት ጊዜ አለ። ያም በጣም ይበላብኝ በመዝናኛ በተለይ እላለሁኝ ስለዚህ እነዚህ ነገሮች የምጠቀምባቸው ጊዜ አብዛኛውን ጊዜ። የሞባይል ዳታ በተቀመጥሁት በሄድኩበት ተኝቼም ይሆናል የተለያዩ ሰአቶች እጠቀማለሁ አበራለሁ ስለዚህ በአጠቃላይ የሞባይል ዳታ ተጠቃሚ ነኝ

በስራ ቦታ ጓደኛ አለህ? አዎ አለኝ እጅግ በጣም ብዙ ጓደኛ አለኝ የቢሮ ባልደረባዎች አሉ የስራ የድሮ የተማምኳቸው አሉ ብዙ ጊዜ ስራ ባልደረባዎች ጋር እንገናኛለን እናወራን እንጫወታለን ስለዚህ የስራ ባልደረባዬ እጅግ በጣም ብዙ ናቸው ስለዚህ በስታፍ የስታፍ ሜምበር ወይም ደግሞ የስራ ባልደረባ እጅግ በጣም ብዙ ስላሉኝ ከእነሱ ግን ያቸውን ብዙ ጊዜ እንጫወታለን እንሄዳለን እንጠቃለን ስለዚህ ስራ ባልደረባችን አሉኝ

አዎንታዊ አስተያየት ተቀብሎ ታውቃለህ? አዎ ተቀብዬ አውቃለሁ። ምክንያቱም አንዳንድ ጊዜ ለሰራኋቸው ስራዎች ላደረኳቸው ድርጊቶችም ደግሞ ለሚሰራቸው በጎ አድራጎቶችም ሊሆኑ ይችላሉ አንዳንድ መሰረታዊ እንቅስቃሴዎች በጎ አድራጎት ሊሆን ይችላል የተለያዩ ስራዎቹም ከተማሪዎቹም ከደንበኞቹም ከሌሎችም ከጓደኞቹም በጓ አስተያየት ወይም ደግሞ አዎንታዊ አስተያየትን እቀበላለሁ ስለዚህ በአጠቃላይ አዎንታዊ አስተያየትን ተቀብዬ አውቃለሁ ያም ለምሰራቸው ስራዎች ጥሩ ነገር ምላሽ ምንድነው ማለት ነው ስለዚህ በአጠቃላይ አዎንታዊ እስተያየትን ተቀብዬ አውቃለሁ

ከደንበኞች ጋር ትገናኛለህ? አዎ እገናኛለሁ። ከደንበኞች ጋር የምገናኘው በስራ ምክንያትም ሊሆን ይችላል በመዝናኛ ቦታም ሊሆን ይችላል ስራ ቦታም ሊሆን ይችላል። ሌላም እንደዚሁ በማህበራዊ ጉዳይም ሊሆን ይችላል። ሰለዚህ ከደንበኞች ጋር የምገናኝባቸው አጋጣሚዎች ብዙ ናቸው። እዚህ አጋጣሚ የምገናኝባቸው ብዙ ነገሮች ስላሉም እንገናኛለን። አዎ ስለዚህ በስራ መጽሐፍ ከሆነ ስለ ስራ ጉዳይ በመዝናኛ ከሆነ ስለ መዝናናት በማህበራዊ ጉዳይም ከሆነ ስለ ማህበራዊ ጉዳይ ተወያይተን እንለያያለን። ስለዚህ ከደንበኞች ጋር የምንገናኝባቸው ብዙ አጋጣሚዎች አሉ ተገናኝቼ አውቃለሁ

መዘመር ትወዳለህ? አዎ መዘመር እወዳለሁ፤ እዘምራለሁ የተለያዩ መዝሙር በተለይ ሃይማኖታዊ መዝሙሮችን እዘምራለሁኝ፤ ያንተ ተለያዩ ስለ እምነቴን የሚመለከቱም ደግሞ እምነቴን የሚገልጽ ሃይማኖቶችም አንዳንድ መዝሙሮችን ዘምራለሁ ስለ ሀገርም ዘምራለሁ የሀገራዊ መዝሙሮች ወይም ደግሞ የታሪካዊ መዝሙሮች ካሉ ስለነዛ እዘምራለሁ ከዛ በአጠቃላይ የምዘምራቸው ስለ ሀገር መዝሙሮች አሉን ስለዛ እዘምራለሁ ስለ ሃይማኖታዊ መዝሙሮች ይኖራሉ ስለዛ እዘምራለሁ የህፃናት መዝሙሮች አሉን ስለእነሱም እዘምራለሁ

አዳዲስ የስራ ግኞቶች ትፈጥራለህ? አዎ እፈጥራለሁ አዳዲስ የስራ ግንኞቶች እፈጥራለሁኝ ምክንያቱም የራሴን የእለት አለት የእለት ከእለት ስራዬን ወይም ደግሞ ኑሮዬን ለመደጎም ስል ከተለያዩ ሰዎች ጋር የተገናኙ የተለያዩ ስራ እድሎችን ለማግኘት ወይም ደግሞ ለመፍጠር እሞክራለሁ። ስለዚህ የተለያዩ ስራዎችን በምሰራበት እዚህ ደግሞ በማገኝበት ጊዜ ከተለያዩ ደንበኞች ጋር ወይም ሰዎች ጋር እገናኛለሁ።

በሰአት የምትደርስ ሰው ነህ? አዎ እኔ ሰዓት አክባሪ ነኝ። በመየተኛውም ጋር ቢሆን በምፈልገው ጊዜ በምፈልገው ቦታ በምፈልገው ሰዓት እደርሳለሁኝ። ደግሞ በተባልኩት ሰዓት እደርሳለሁኝ። ስለዚህ ሰዓት መሸራረፍ ማባከን አይመቸኝም። ስለዚህ በተባልኩት ጊዜ በተባልኩት ሰዓት እገኛለሁኝ።

ከልጅነትህ የምትዘክረው ነገር አለ? ከልጅነቴ የምዘክረው ነገር የለም። አስባለሁ ግን እስካሁን አድርጌው አላውቅም። ከልጅነቴ የምዘክረው ወይም ደግሞ ላስበው የምፈልገው ሰው ወይም ደግሞ በሃይማኖቱም ይሁን በተለያዩ ነገሮች ይኖራሉ። በልቤ ውስጥ አሉ ግን እስካሁን አላደረኩትም። የምዘክረው ሰው ቢኖርም ወይም ደግሞ ዘክረው የማስበው ነገር ቢኖርም እስካሁን ተፈጻሚ አላደራኩትም

ኢሜል ትጠቀማለህ? ኢሜል እጠቀማለሁኝ ኢሜል አለኝ ከአንዱም ሁለቱም ኢሜል አለኝ ስለዚህ እኔ ኢሜል የተጠቀምኩ ከሁለት ሺህ ሁለት ጀምሬ ኢሜል ተጠቃሚ ነኝ ስለዚህ ኢሜል ትጠቀማለሁ በአጠቃላይ ኢሜልም ፌስቡክም ቴሌግራምም ዋትሳፕም ሌሎችንም እጠቀማለሁ ኢሜል ብቻ አይደለም በአብዛኛው ግን በመልእክትም የተለያዩ የውድያኖችን ለማስተላለፊያውም ከሌሎች ጋር ኮሚኒኬሽን ለማድረግ የምትጠቀመው ኢሜልን ነው።

መጠበቅ ታግድ ነው ለሚለው አዎ ሊሆንም ላይሆንም ይችላል። መጠበቅ አሁን ለምሳሌ መጠበቅ የሚለውን ቃል ከብት ጥበቃ ከሆነ አገደዬ ወይም ደግሞ ታግድ የሚለውን ልንገርጽበት እንችላለን። ስለዚህ እዝ ላይ ከሆነ መጠበቅ ታግድ ይሆናል። መጠበቅ ለሚለው ግን ያው እንደን ጊዜ ራስን መቆጠብ መከልከል ወይም ደግሞ መታቀብ ሊሆን ይችላል። በዚህም ሁኔታ ስናስበው መታቀብ ለሚለው ታገድ ወይም ደግሞ ሊሆን ይችላል። ስለዚህ መጠበቅ የሚለው ታግድ ወይም ደግሞ መታገስ ሊሆን ይችላል ማለት ነው።

በመንገድ ላይ ምግብ ትገዛለህ? አዎ እገዛለሁ ለራሴም ሊሆን ይችላል ለሌሎችም ሊሆን ይችላል ለልጆችም ሊሆን ይችላል እገዛለሁ ስለዚህ እኔም መንገድ ላይ እየገዛሁ ወክ እያደረኩ እያደረኩኝ እየተንቀሳቀስኩኝ እየበላሁ እሄዳለሁ ስለዚህ መገድ ላይ ምግብ እገዛለሁ ምገዛበት ብዙ ምክንያቱም መንገድ ላይ ያሉ ምግቦችም አብዛኛው ሚሰሩት ለመንገደኛም ስለሆነ መንገድ ላይ ስሄድ ምግብ እገዛለሁኝ እነሱንም ከመርዳት አንፃር እኔንም ለመጥቀም ሲባል መንገድ ላይ ያሉ ምግቦችን እገዛለሁኝ ስለዚህ መንገድ ላይ ስሄድ በምሄድበት ጊዜ በአቅሜ በፈቀደው በአቅሜ ልክ ገዝቼ እጠቀማለሁኝ

ነገሮችን በስራ አታስቀምጣለህ? አዎ አስቀምጣለሁ። በተለይ ከትምህርት ነክ ጋር እና ትምህርት ነክ የሆኑ ፋይሎችን ወይም ደግሞ ሌሎችን የመመገቢያ እቃወችን ሊሆን ይችላል ምግቦችንም ሊሆን ይችላል ልብሶችንም አልባሳቴንም እያንዳንዳቸውን ነገር በስርዓት አስቀምጣለሁኝ። ምክንያቱም ዞሮ የሚረብሹት ወይም ደግሞ የሚያስቸግሩት እኔን ስለሆነ ቀድሞውንም በስርዓትና በተገቢ ቦታ አስቀምጣለሁ። ስለዚህ በስራአት ነገሮችን በስርዓት አስቀምጣለሁ።

ስለ ልጅ ነትህ የመኖሪያ ቤትህ ንገረኝ የልጅነቴ መኖሪያ ቤቴ በገጠር አካባቢ ስሆን ወደ ቆላው ወይም በረሃማ አካባቢ ነው ትንሽዬ መንደር ናት። እዛ በከብት ጥበቃነት ነው የምናደገው ወይም ደግሞ የገጠር ልጅ ነን ትምህርትም ትንሽ ከፍ ታልን ነው የገባነው ስለዚህ። በገጠር ውስጥ የምንኖረው የሳር ቤት ነው ያኔ ዘበኑን ባልሰለጠነበት ዘበን ስለሆነ ምንም የሁሉ ነገር የምንጠቀምበት ከቤት ቁሳቁስ ጀምሮ የምንገለገልባቸው ባህላዊ ነበሩው አንድም ዘመናዊ ነገር የሚባል ወይም ደግሞ። ወደ ዘመኑ የተጠጋ የመሳሪያ ነገሮች የሉንም እያንዳንዷ ከእህል ከመያዣ ጀምሮ ከቆዳ መኝታውም ከቆዳ አልጋውም ከቆዳ ከተፈጥሮአዊ ነገሮች ሁሉ የሚሰራ ነበረ። ስለዚህ አንድም የአርቴፊሻል ወይም ደግሞ ሰው ሰራሽ ነገር የሚባል ነገር። ዘመናዊ ነገር ያልተቀላቀለበት ነበረ። ስለዚህ በልጅነታችን የምንጠቀምበት ከ ሁሉም የእንስሳትና በተለይ ቤት ውስጥ የመገልገያ እቃዎችን ከእንስሳትና ከ አጽዋት የተሰሩ ናቸው። አብዛኞቹ ሙሉ ሙሉ በሙሉ በሚባል ደረጃ መግባችንም ልብሳችንም መኖሪያችንም ቤታችንም የቤት ውስጥ እቃ መገልገያችንም ከተፈጥሮ ከእንጨት ከእንስሳት እና ከመሳሰሉት የተገኙ መሳሪያዎች ወይም ደግሞ ትሩፋቶች ነበሩ

ሳንቲም ትቆጥባለህ? አዎ እቆጥባለሁ በምችለው ስለዚህ ከእለታዊ ፍጆታ ወይም ከእለታዊ ጥቅም ያለፈ ነገር ካለኝ አላግባብ አላባክንም። አላግባብም ማላባክነውን ደግሞ ወይም ደግሞ ከእለታዊ ጥቅም ወይም ከእለታዊ ፍጆታ ያለፈ ገንዘብ ካለኝ እቆጥባለሁ። ስለዚህ ያንን የከቆጠብኩት ደግሞ ቁጠባ ባህል ቢሆን በጣም ምርጥ ነው። ወደፊት ያሉትን ነገሮች አንዳንድ ለችግረን ነገር እገለገላለሁ ገንዘብን አላግባብ ከማውጣት ያድናል

በቤትህ ልዩ የሆነ መቀመጫ አለህ? በቤቴ ልዩ የሆነ መቀመጫ የለኝም። እንደ ልጆቼ ወይም ደግሞ እንደ ቤተሰብ አባል የምለው ከሶፋ ወንበር ጠረጴዛ ነው ያለው። ስለዚህ ከዛ የተለየ ነገር ብዙ መቀመጫ የለም ወይም ልዩ መቀመጫ የሚባል ነገር የለኝም። ስለዚህ እንደማንኛውም እንደ ቤተሰብ አባል የምንቀመጥበት ሶፋና ሌሎችም እንደዚሁ አጫጭር ዱካ ነገሮች እንጂ ልዩ የመቀመጫ የሚባል ነገር የለም።

ትንኞች በአካባቢው አሉ አዎ አሉ ትንኞች በተለይ ማታ ማታ በጣም ነው የሚያስቸግሩት ስለዛ ብዙ ጊዜም ትንኞች እ ወደ በተለይ በክረምት እና መስከረም ጀምሮ ይሄን ጥቅምትን በጣም ያስቸግራሉ። በአካባቢዎ ወይ ያቆረው ውሃ ወይም ደግሞ የተጠራቀመ ኩሬ ነገር ካለ ከዛ አካባቢው እየተነሱ ማታ በምንተኛበት ሰዓት በመስኮት እና በበር እየገቡ መብራት ሲጠፋ ያስቸግሩናል። ስለዚህ አሉ በአጠቃላይ ትንኞች በአካባቢዬ አሉ

የሸክላ እቃዎች ትጠቀማለህ አዎ እጠቀማለሁኝ በተለይ ሽሮ መስሪያ ዲስት ምናምን ያሉት የቡና ማፍለያ ጀበና። እንጠቀማለን አንዳንድ ጊዜ ደግሞ ኑፍሮ መቀቀያሽ ልትወፋ የሚባሉ ነገሮችን እጠቀማለሁኝ ስለዚህ ሸክላ እቃዎችን በተለይ የውሃ ነክ ነገሮችን ላቀዘቅዝ ስለሚችል እንስራና ለጠላ መጥመቂያ ማዲጋ እጠቀማለሁ። በቤት ውስጥ ስቲል እስካሁን አሉ። እነዚህን ነገሮች በአብዛኛው አሁን የምንጠቀማቸው ቤት ውስጥ ያሉ ነገሮች የውሃ ማጠራቀሚያ ሸክላ ነው። ወይም ደግሞ ማዲጋ ማሰሮ። ቡና ማፍልያ ጀበና። ወጥ ማፍለድ ዲስት እንጠቀማለን።

የዝናብ ውሃ ትሰበስባለህ አዎ እሰበስባሎው። ዝናብ ውሃ በተለይ ውሃ እጥረት ባለበት አካባቢ ወይም ደግሞ ወቅት የዝናብ ውሃ ከመጣ እንጠቀማለን አብዛኛው ለልብስ ማጠቢያና ለአትክልት ነገሮች እንጠቀማለን የዝናብ ውሃን የምንሰበስበው ብዙ ጊዜ ለልብስ ማጠቢያ ነው። እና ለአካባቢ ማጽጃ ለቤት ማጽጃ ለግቢ ማጽጃ የዝናብ ውሃ ትሰበስን እንሰበስባለን ሰብስበን የምንጠቀማቸው ለይበልጥ ለልብስ ማጠቢያ ለቤት ማጽጃ ለእቃ ማጠቢያ ለግቢ ማጽጃና ለአትክልቶች እንሰበስባለን

ቤተሰብ ቤተሰብ ምን ያህል ጊዜ ይሰበሰባል? ቤተሰብ በአብዛኛው ማታ ማታ ይሰበሰባል የትም ሆኖ ይሰበሰባል ለሆነ ጉዳይ ከሆነ ግን እንደዚህ የጋራ አጀንዳ ወይም የጋራ ጉዳይ ይዘን የምንሰበስበት አጋጣሚ በጣም ያነሰ ነው። ነገር ግን ያው የሆነ ነገር ሲያጋጥመን የምንሰበሰብት ጊዜያዊ እንትን አይደለም የተወሰነ ወይም የታቀደ ሳይሆን ችግር ባጋጠመ ጊዜ እንሰበሰባለን በወር አንዴም ሊሆን ይችላል በቀን አንዴም ሊሆን ይችላል ሁለቴም ሊሆን ይችላል ከዛም በላይ ሊሆን ይችላል። ያ ማለት እቅድ እና ፕላን የለውም ዝም ብለን የሆነ ችግር አጋጠመን ብለን ባሰብን የጊዜ ሁላችንም ተሰብስበን እንገናኛለን። ስለዚህ በአጠቃላይ ወደ ከሆነ ደግሞ ወደ ቤት የምንመጣ ሁላችንም የትም ወደ ስራው ውሎ ማታ ይመጣል። ስለዚህ ማታ ከስራ ለው ሲመጣ ሁሉም ቤተሰብ ይሰበሰባል

በምን ሰዓት ትነሳለህ? የምነሳበት ሰዓት በአብዛኛው ከዘጠኝ ሰዓት እስከ አስር ሰዓት ባለው እነሳለሁኝ። ማታ ማታ ብዙም አላመሽም ጠዋት ጠዋት ግን ብዙ ጊዜ ከዘጠኝ ሰዓት እና ከአስር ሰዓት ባለው። የጊዜ ገደብ ላይ እነሳለሁኝ ስራ ቢኖረኝም ባይኖረኝም በእነዚህ ሰአቶች ላይ እነሳለሁኝ። ተነስቼ ስልክ እነካካለሁ መጽሐፍ አነባለሁኝ ዜና አደምጣለሁኝ ቴሌቪዥን አያለው የተለያዩ መዝናኛ ነገሮችን አከታተላለውኝ። መሰረታዊ መማር ማስተማር ስራም ካለ በእነዚህ ሰአቶች ውስጥ ነው የማነበው የማየው የምመለከተው የምሰራው።

ምን ያህል ጊዜ ስብሰባ ታደርጋላችሁ? እንደዚህ በቀን የተቆረጠ ስብሰባ የለንም ጉዳይ ኖረን የሆነ ጉዳይ አለን ብለን ባሰብን እንነጋገርና ወይም እንጠራራና እንሰበሰባለን። እንጂ በወር በቀናት ምናምን የተወሰነ ጊዜ የለንም። የሆነ ችግር አጋጠመ ወይም ደግሞ ደስታ አለ ከተባለ ስለ አንድ ጉዳይ ለማውራት ወይም ስለመወያየት ስለመጫወት ስብሰባ እናደርጋለን። እንጂ እንደዚህ የተመረጠ ወይም ደግሞ በሳምንት ወይም በቀናት የተቆረጠ ሰዓት የለንም

የስራ ምግባር ታከብራለህ እጅግ በጣም የስራ ምግባር አከብራለሁ ምክንያቱም ስራዬም ምግባሬም አንድ ላይ መሄድ አለበት መምህርም ስለሆንኩ ማስተምረውም ተማሪዎችን ለመቅረጽ ስሩም ጥሩም ምክር። በትምህርት ብቻ ሳይሆን ጥሩ ስነ ምግባር ይዘውም እንዳድጉ ስለሆነ እኔ መጀመሪያ ስነ ምግባር ሊኖረኝ ይገባል። ስለዚህ እኔ ስነ ምግባር ከሌለኝ ደግሞ የማስተምራቸው ወይም ደግሞ የማሰለጥናቸው ተማሪዎች ጥሩ ስነ ምግባር ሊይዙልኝ አይችሉም ስለዚህ የመጀመሪያ የኔ ስነምግባር መኖር መቻል አለበት። ስለዚህ በአጠቃላይ የስራ ምግባር አክባሪ ነኝ

ስነ ጥበብ ትወዳለህ አዎ እወዳለሁ ስነ ጥበብ በጣም አድናቂ ነኝ አፍቃሪ ነኝ። እኔም እሞካክራለሁ ስነ ጥበብ በተለያየ መልኩ የሰውን ልጅ ማንነት የኋላ ታሪክ የወደፊቱንም መሀከለኛውንም ያለንበትንም የኖርንበትንም የምንኖርበትንም ሊገልጽሉና ሊያሳዩ የሚችሉ ጉዳዮች ስለሆኑ ስነ ጥበብን እወዳለሁኝ። ስነ ጥበብ ስለመጪ ስላለፈው ትውልድ ስላሁን ትውልድ እና ስለመጪው ትውልድ ወይም ስለ አንድ ሀገር ገጽታ አጠቃላይ ሁኔታ የሚገልጹ ጉዳዮች ስለሆኑ እጅግ እወዳቸዋለሁ

ስለ ፀጉር ተንከባከብ ትወዳለህ? አዎ እወዳለሁ ፀጉሬን በጣም ነው ምንከባከበው። ምክንያቱም ያው ቆሻሻ ካለመያዙም ወይም ደግሞ አንዱ የውበት መገለጫም እስከሆነ ድረስ ምን ያህል ያናክል እንደ ሴቶቹም ለወንዶች ያን ያክል ክብር እና ያን ያክል የውበት መገለጫ ባይሆንም ራሱን የቻለ የውበት መገለጫ ስለሆነ ከንጽህና አንፃርም የተለያዩ በሽታዎችን ላይ እንዳያመጣ በማሰብም ውበትም ሲባል ፀጉሬን እንከባከባለሁ

ምን አይነት ልብስ ትወዳለህ? ቀላልና ምቹ ልብስ መልበስ የምፈልገው አይነት ልብሶች እኔ ቀላልና ምቹ ልብሶች ባህላዊ ልብስ መደበኛ ወይም የቢሮ ጋውን ነገር ዘመናዊ ፋሽን መልበስ እወዳለሁ። ለምሳሌ ቀላልና ምቹ ልብሶች ቲሸርት ጂንስ እንደ ስፖርት ልብስ አይነቶች ቱታ ምናምን እለብሳለሁ ባህላዊ ልብስ ነጭ ሸሚዝ ጋቢ ቀሚስ ነጭ ሱሪ ተነፋነፍ ምናምን እለብሳለሁ። የቢሮ ልብስ ወይም ደግሞ መደበኛ ልብስ የምባለው እንደ ጋዋን እና ቱታ ነገር እለብሳለሁኝ። ዘመናዊ ፋሽን ብዙ ተከታይ ባልሆንም አልፎ አልፎ እለብሳለሁኝ። ቀለም ያለባቸው ብዙ ቀለም ደበቅ ያሉ ነገሮችን መልበስ እወዳለሁ።

በትምህርት ቤት የምትወደው ትምህርት ምን ነበር? በትምህርት ቤት የምወደው ትምህርት አይነት ሂሳብና እንግሊዘኛ፣ አማርኛ በጣም እወዳለሁኝ አማርኛ የአፍ መፍጫ ቋንቋዬም ስለሆነ በጣም ነበር የምወደው። ሲቀጥል ሂሳብ እወዳለሁኝ። ከዛ በመቀጠል እንግሊዘኛ ሌሎችም የሳይንስ ትምህርቶችን ብዙ እወዳለሁኝ አብዛኛውን የምጠላው ትምህርት የለም በመንሰረቱ ግን ሁሉንም አብዛኞቹን ይበልጥ የምወደው። ሂሳብና አማርኛ ነው።

በመስታወት ላይ ምን ያህል ጊዜ ትቆይ ታያለህ? ራሴን መስታወት አልፎ አልፎ ፊቴ መቆሸሹን ምናልባት የአይን ቆሻሻ ምናምን የፊት ቆሻሻ ምናምን እንዳለ ፀጉሬ መስተካከሉን ለማየት ካልሆነ ያን ያህል የመስታወት ላይ ብዙ አልቆይም። እነዚህን ነገሮች ለማየት እና ራሴን ለማስተካከል ኮሌታዬን ፊቴን የገጽታ አንዲሁም አንድ አንድ የፊት ቆሻሻ እና የፀጉር ቆሻሻ ካሉ እነሱን ለማረጋገጥ ካልሆነ በቀር መስታወት ላይ ብዙ አልቆይም። ቢያንስ ለአንድ ለሁለት ደቂቃ እቆያለሁ።

የሽያጭ ግቦች አሉ። የሽያጭ ግቦች የሉኝም። ያው አልፎ አልፎ እንግዲህ ያው ከሙያ ጋር የተያያዙ የተለያዩ ሶፍትዌሮች የተለያዩ ዴቨሎፕ የተደረጉ ስቶሮች እንደዚህ የማማከር ስራ። አንዳንድ ነገር ካልሆኑ በቀር ያን ያክል የሱቅ ነጋዴም አይደለሁም መምህር ነኝ መምህር ከመሆኔም አንፃር። የሽያጭ እንደዚህ አሉኝ የምለው እስካሁን የተያዙ በእቅድ ደረጃ የለኝም። ምናልባት ወደፊት አንዳንድ ነገር ራሴን ለመደጎም የሚያስችሉኝን አንዳንድ ነገሮች ልፈጥር እችላለሁ

ዋና ሀላፊነቶችህ ምንድን ናቸው ዋና ሀላፊነቶቼ በስራ ቦታ ከሆነ መማር ማስተማር ነው። ስለዚህ ተማሪዎችን በአግባቡ ተቀብዬ በአግባቡ ቦል ማብቃት እና የተለያየ እውቀት እና የተሻለ ደረጃ እንዲደርሱ ማድረግ ነው። በቤት ውስጥ ከሆነ ያው ቤተሰቡን ማስተዳደር የቤተሰቡን ወጪ፣ አልባሳት፣ ምግብ፣ መጠለያ ማዘጋጀት ነው። ስለዚህ እነዚህ እነዚህ ነገሮች ማሟላት ነው። እንጂ ስለዚህ የኔ ሀላፊነቶች በስራ ቦታ እና በቤት ውስጥ ወይም ደግሞ በመኖሪያ ቤቴ በቤተሰቤ መካከል ሊወሰን ይችላል ማለት ነው።

የምትወደው ከተማ የት ነው? የምወደው ከተማ በኢትዮጵያ ውስጥ ከሆነ ባህር ዳር። ባህር ዳር በጣም ካሉ የኢትዮጵያ እንትኖች የምናፈሻው ምናምን የምትመቸኝ ሀገር ናት። ሌሎችም አሉ በርግጥ በጣም የምወዳት ባህር ዳር ነው። ከሀገር ውጪ ከሆነ አይቻት ባላውቅም እኔ ፈረንሳይ ፋሪስ ወይም ፈረንሳይ ዋና ከተማ እወዳለሁኝ። ምኞቴ ነው እነሱን አካባቢዎች ባያቸው። ስለዚህ በአጠቃላይ ከሀገር ውስጥ ካሉ ከተሞች የምወዳት ባህር ዳር ነው። ከውጭ ካሉ ደግሞ የፈረንሳይ ዋና ከተማም ፋሪስ ነው።

አዲስ ቴክኖሎጂ መማር ትወዳለህ? አዎ አዲስ ቴክኖሎጂ መማር እወዳለሁ። ለምሳሌ እንደ ዲጂታል ቢንግ የመሳሰሉትን ካሜራማን መሆን የቪዲዮ ክሮል ግራፊክስ። የተለያዩ የጌመሮችን እንን በጣም ቴክኖሎጂ ጋር የተያዙ ማን ናቸውንም ነገር መማር እወዳለሁኝ። ስለዚህ በቴክኖሎጂዎችን አዳዲስ ነገሮችን መማር ጊዜውም ወቅቱም የሚፈቅድ ስለሆነ ወይም ደግሞ የሚያስገድድም ስለሆነ እወዳለሁ።

ለበጎ አድራጎት ሰርተህ ታውቃለህ? አዎ በጎ አድራጎት ሰርቼ አውቃለሁ አልፎ አልፎ ያን ያክል ባይባልም እሰራለሁ ምክንያቱም አሮጊቶችን፣ አረጋዊውን ህፃናቶችን ወላጅ አልባ ህፃናቶችን በማገዝ የምናግዝበት መንገድ ምግብ ሊሆን ይችላል አልባሳት ሊሆን ይችላል፣ መጠለያ ሊሆን ይችላል፣ ሌሎች ደግሞ የትምህርት ቁሳቁሶችን በመግዛት እና በመደገፍ ሊሆን ይችላል። እነኚህን ነገሮች በማገዝ። ሰርቼ አውቃለሁኝ በተለይ እነዛ አቅመ ደካማዎችን የተለያዩ አልባሳትና የምግብ ነክ ነገሮችን በማጥራት እናለን በትርፍ ጊዜ ደግሞ ተማሪዎችን የወላጅ አልባ ወይም ደግሞ አቅም ያነሳቸውን ተማሪዎችን በማገዝ። የበጎ አድራጎት ስራ ሰርቼ አውቃለሁ።

ወደ የትኛው ቦታ ተጉዘህ ታውቃለህ? በሀገሪቱ የተለዩ ቦታዎች ተጉዤ አውቃለሁ። እንደዚሁ በምስራቅም በምዕራብም በደቡብም በሰሜኑም ክፍል ተጉዤ አውውቃለሁ። ስለዛ ለተለያየ የምጓዝበት ለመዝናኛ ምን አንዳንድ ጊዜ እሄዳለሁኝ ለስራ ጉዳይም እሄዳለሁኝ በአብዛኛው ብዙ ጊዜ የምጓዘው ግን በትምህርትና ትምህርት ነክ ጉዳዮች ላይ ሲያጋጥመኝ ነው። ስለዚህ በአገሪቷ የተለያዩ ክፍሎች በአራቱም አቅጣጫ ተጉዤ አውቃለሁ።

የትርፍ ጊዜ ማሳለፊያ ማሳለፊያዎችህ ምንድን ናቸው? የትርፍ ጊዜ ማሳልፈው ከጓደኛ ጋር ሆኜ የተለያዩ ጉዳዮችን በማንሳት በመጫወት በመዝናናት አሳልፋለሁ። ሌሎችም ጊዜ ደግሞ በመጽሐፍ በማንበብ የተለያዩ ታሪካዊ መጽሐፍቶችን የሀገር ጉዳዮችን የሚያወሱ መጽሐፍቶችን ትምህርት ነክ የሆኑ መጽሐፍቶችን በማንበብ አሳልፋለሁ። በተለይ ልቦለድ እና የተለያዩ ታሪካዊ መጽሐፍ ወይም ደግሞ ሳይኮሎጂ ነክ መጽሐፎች ወይም የስነ ልቦና ጉዳዮችን የሚያወሱ መጽሐፎችን አብዝሬ አልባለሁኝ ከዛ በተረፈም ደግሞ የሃይማኖታዊ መጽሐፍቶችን እ እምነቴን የሚገልጹ ወይም ያጠነክራሉ የማስባቸው መጽሐፍቶች አንተ አነብ አሳልፋለሁ። ሌላው ሁሉ ደንም በሌላም ቴሌቪዥን ወይም ደግሞ የተለያዩ ፊልሞችን አማርኛም ፊልም የሆነ እንግሊዘኛ ፊልም ተመራጭ የሆኑ ፊልሞችን በሚመጥን የሚልክ በማየት ጊዜዬን አሳልፋለሁ። ሌላው የተለያየ የም ወደ ፋሻ ቦታ ወይም ደግሞ የተለያየ ታሪካዊ ቦታዎችን የጉብኝት አካባቢን አእምሮዬንም አዲስ አበባ አካባቢ እየሄድኩኝ አሳልፋለሁ። ስለዚህ በክረምት ወቅት በተለይ እነዚህ ቦታዎችን የተለየ ተፈጥሮ ተራራማ ወንዛሞ ወንዞችን ሸለቆችን ጫካዎችን ሜዳዎችን የዱር አራዊቶችን በማየት አ ግዜን አሳልፋለሁ።

በጀት ታስተዳድራለህ አዎ አስተዳድራለሁ በተለይ በቤት ውስጥ በቤተሰቤ ውስጥ የበጀት የማስተዳደረው እኔ ነኝ። ስለዚህ እያንዳንዱን ነገር ወርሃዊ አስቤዛ የወርሃዊ ወጪ። አመታዊ ወጪ ሳምንታዊ ወጪ ከዛም ባለፈ የተለያዩ ወጭ በበዓላት በእንግዳ ሲመጣ ለህክምና ለጤና ለስፖርት ለተለያዩ ጉዳዮች በሚል ስፖርት በጀት አስተዳድራለሁ። ስለዚህ በቅድም ደረጃም ቢሆን የሚይዛቸው በጤና ለጤና የመጠባበቂያ ለመዝናኛ ለምግብ። ለተለያዩ እንግዳ ሲመጣ በዓላት ሲመጡ የሚያገለግሉትን የተለያዩ ቁጣባችን የበጀት አስተዳደር ሀላፊነቱ የኔ ነው።

መብራት ሲቋረጥ ምን ታደርጋለህ? መብራት ሲቋረጥ ያው በ ለአጭርና ለረጅም ጊዜ የምንጠቀማቸው እንትኖች አሉ። መብራት ሲቋረጥ ጊዜያዊ ለጊዜያዊ እንትኖች ሻማ አበራለሁኝ። እነዚህ ተለያዩ እንትኖችን የእጅ መብራትን እጠቀማለሁኝ። ረዘም ላለ ጊዜ ግን እንዲህ እንትኖችን የሶላር ምናምን የቤት ስላለ ወይም ደግሞ ለረዘም ላለ ጊዜ የሚጠፋ ከሆነ ሶላር ገዝቼ እጠቀማለሁኝ። ለጊዜው ግን መብራት እስኪመጣ ሻማና የተለያዩ የእጅ መብራቶችን ነው የምትጠቀመው።

በስልክ ገንዘብ ትልካለህ? አዎ እልካለሁ ያው ጊዜው የሚፈቅደው የቴክኖሎጂ ስለሆነ የሞባል ባንክ ተጠቃሚ ነኝ በገንዘብ በስልክ ለብዙ ጊዜ እልካለሁ አሁንም በአብዛኛው ጊዜ የምጠቀመው በስልክ የምግብ በመላላክ ነው ካርድም ይሁን የተለያየ ሽያጮችን ወይም ደግሞ ላይ ቤተሰብም ይሁን ለጓደኛም የተለያዩ ነገር የምልከው ገንዘብ በስልክ ነው በስልኬ እልካለሁ በስልኬ እቀበላለሁ የተለያዩ ጉዳዮችን የምገበያየውም ካርድ የምሞላውም መብራትም ውሃም የተለያዩ የመንግስት ክፍያዎችን ወይም ዩቲሊቲዎችን የምጠቀመው በስልክ በመላላክ ነው።

አካባቢውን ይወዱታል አዎ አካባቢውን በጣም ነው እምወደው ምክንያቱም ተፈጥሮአዊ በጣም ያደለችው አካባቢ ነው እኔ ያለሁበት አሁን አካባቢ ጎጃም ድብረ ማርቆስ ይባላል በዛ በተፈጥሮ ይታደለ ነው። ሜዳማ ነው የተለያዩ ጫካዎችና ኮሮብታዎች አሉ። ስለዚህ በጣም ስቴብል የሆነ ወይም የተረጋጋ አካባቢ ስለሆነ በጣም እወደዋለሁ። ሁሉ ነገር ተፈጥሮአዊ ነው ጤፉም እህሉም ሁሉም አዝመራው ሀገር በቀል ምርት ስለሆነ በጣም እወደዋለሁኝ። ስለዚህ የተለያዩ እህሎችን በመዝናኛም ይሁን ለመኖሪያ የምቹ የሆነ ቦታ ስለሆነ ያለሁበት አከባቢ በጣም እወደዋለሁ

የስልክህ ባትሪ ምን ያህል ይቆያል? የስልኬ ባትሪ እንደሁኔታው ነው በጣም ከተጠቀምኩት ከአንድ ቀን በላይ አይቆይም። ያ ማለት አስራ ሁለት ሰዓት እስከ አስራ ሁለት ሰዓት እስከ አራት ሰዓት አካባቢ ነው የሚቆየው። ካልተጠቀምኩበትና እንደዚህ የተለያዩ ከኢንተርኔት ጋር ወይም ከሌሎች ነገሮች ጋር በቪዲዮ ምናምን ካላየሁበት። ሁለት ቀን ምናምን ይቆያል ባትሪው ያን ያክል ይቆያል የሚባል ባይሆንም በእንደዚህ ግን እንደ አጠቃቀሜ የባትሪ ቆይታዬም በዛው ልክ ይወሰናል ማለት ነው

የትኛውን ወቅት ትወዳለህ? እኔ በጣም የምወደው ወቅት የክረምት ወቅት ነው የክረምት ወቅት የሚባለው በእኛ በኢትዮጵያ አቆጣጠር ከሰኔ ሀምሌን ሀነሴ ማለት ነው ስለዚህ እነዚህን ሶስት ወራቶች በጣም እወዳቸዋለሁ ምክንያቱም መሬት አረንጓዴ የምትበስልበት ነው የምትለብስበት ስለሆነ አዝመራ የሚዘመርበት ተለያዩ የኢትዮጵያ አርሶ አደሮች ምርታቸውን የሚያምርቱበት የኢትዮጵያ ለመላው የኢትዮጵያ ህብረተሰብ ምግብ የሚያመርቱበት ወቅት ስለሆነ ይሄንን ወቅት እወዳለሁ ከዛ በመቀጠል የጸደይ የመከር ወቅትን እወዳለሁ የመከር ወቅት የሚባለው መስከረም ጥቅምት ህዳር የመሳሰሉት ስለሆኑ እነዚህን ሶስት ወራቶች በጣም እወዳቸዋለሁ ምክንያቱም እሸት የበቆሎ የተዘመረው በክረምት የተዘመረው አዝመራ የሚደርስበት እሸት የሚበላበት ሁሉ ነገር አረንጓዴ አባባ የሚደመር አረንጓዴ ወዴ የሚቀየርበት ሁሉ ነገር ስለሆነ ያንን ወቅት በጣም እወደዋለሁ

ምን አይነት ስልክ ትጠቀማለህ እኔ ባምጠቀመው ስማርት ፎን ነው አሁን በቅርብ ጊዜ አሁን እነሱ ከመጡ ወዲህ የምጠቀማቸው ስማርት ፎን ነው አይነቱን ከሆነ እስከ ዛሬ ብዙ ጊዜ ልጠቀምና ለረጅም ጊዜ የምጠቀማቸው ቴክኖ ስልክ ነበር አሁን ግን ሳምሳንግ ስልክ ተጠቃሚ እሆኛለሁ ስለዚህ አሁን በአብዛኛው የምጠቀመው የሳምሰንግ ስልክ ነው ማለት ነው ስለዚህም የምጠቀማቸው ከድሮዎቹ አንፃር ስማርት ፎን ነው ከዛም የመጀመሪያ አካባቢ እጠቀም የነበረው ቴክኖ የቴክኖ ምርት የሆኑትን ስማርት ፎኖችም ስማርት ቀፎን ነበር አሁን የሳምሰንግ ምርት የሆነውን ሳምሰንግ ኤዜሮ ሰቨን እጠቀማለሁ።

ውሃ ማምጣት ታውቃለህ? አዎ ውሃ ማምጣት አውቃለው። እኛ አካባቢ በአብዛኛው ውሃ በቤት ውስጥ ስለማትኖር በተለይ ባደግኩበት የገጠራማው ክፍል አካባቢ ውሃ በኔ ቤት ስለሌለ። ወጣ ብሎ ከተለያዩ ቦታ ከምንጭ ከጉድጓድ ከኩሬ ከተለያዩ አካባቢዎች ይመጣል ስለዚህ ከቤታችን ራቅ ወዳለ ቦታ። ከአምስት እስከ አስር ኪሎ ሜትር ሄደን ውሃ እናመጣለን ስለዚህ እኔም በልጅነቴ ከተለያዩ ቦታ በአሥር ሊትር በሃያ ሊትር። ከአምስት እስከ አሥር ኪሎ ሜትር በመሄድ ውሃ እናመጣለን። ስለዚህ በአጠቃላይ ውሃ ማምጣት አውቃለሁ

በእጅ መጻፍ ትወዳለህ? አዎ በእጅ መጻፍ በጣም እወዳለሁ። በእጅ መጻፍ እያንዳንዱን ነገር በእጄ መጻፍ እወዳለሁ፤ በእጄ ገልጬ የተለያዩ ነገሮችን ለምሳሌ፦ በጽሁፍ የሚረዳውን በጽሁፍ፣ በስዕል የሚረዳውን በስዕል በተለያየ ፕላን ወይም ደግሞ እቅድ የሚመራውንም ደግሞ በተለያየ በመጻፍ እገልጻለሁ። ስለዚህ በእጅ መጻፍ በጣም ከምወደው አንድ ነገር ነው፤ ስለዚህ በተለይ መምህርም ስለሆንኩ ለተማሪዎቼ የማስረዳው በአብዛኛው በእጄ በመጻፍ ነው።

ፀሀይ ስትጠልቅ መመልከት ትወዳለህ? ብዙ ጊዜ ፀሀይ ስትጠልቅ መመልከት አልወድም። ብዙ ጊዜ ወይም ደግሞ አጋጥሞኝ አይቅም። አልወድም ማለትም ብቻም ሳይሆን ብዙ ጊዜ የማየት እንትኑም የለኝም ግን ብዙ ጊዜ ማየት የምወደው ወይም ደግሞ መመልከት የምወደው ፀሀይ ስትወጣ ነው። ፀሀይ ስትወጣ በተለይ በግን አካባቢ ከተለያዩ አካባቢዎች በጧት ተነስቼ ብዙ ጊዜ በሌሊት ስለምነሳ ፀሀይ ስትወጣ ማየት በጣም እወዳለሁ። ስለዚህ ፀሀይ የምትወጣበትን የምትጠልቅበትን ሳይሆን የምትወጣበትን በጣም አብዝቼ መመልከት እወዳለሁ።

ሰዎችን በአይን ትመለከታለህ? አዎ በአይን እመለከታለሁ። ምክንያቱም የተለያዩ ሰዎችን በተለያዩ በእድሜ ደረጃ ያሉትን አይናቸውን ህፃናትም ከሆኑ አዋቂም ከሆኑ ሴቶችም ከሆኑ ችግረኛም ይሁኑ ደስተኛ በአይን በማየት እረዳለሁኝ። ስለዚህ የተለያዩ ሰዎች ክፍሎችን በምሄድበት በምንቀሳቀስበት በምቀመጥበት በስራ ቦታም ሊሆን ይችላል በመኖሪያ ቦታም ይችላል በሌሎች ማህበራዊ ጉዳዮች አካባቢ ሰዎችን በአይን እመለከታለሁ።

ከፀሀይ እንዴት ትጠበቃለህ? ከፀሀይ የምጠበቀው የፀሀይ ተከላካይ ልብሶችን በመልበስ ነው። በዛፍ ስር በመከለል ነው ወይም ደግሞ ፀሀይን ላያገኝ የሚችል በቤት ውስጥ በመግባት ነው። የተለያዩ ተራራዎችን ደግሞ ፀሀይን ሊከልሉ ወይም ሊያግዱ የሚችሉ አካባቢዎች ላይ በመቀመጥ ነው ፀሀይን መከለል ወይም ደግሞ እንድትሞቀኝ ካልፈለኩኝ በተለያዩ እንትኖች ትቀማለህ ስለዚህ ፀሀይን የምከለለው ወይም ደግሞ የምጠብቀው በምንድነው ፀሀይን ሊከላከል በሚችሉ ልብሶች በመጠኑ ለምሳሌ ፀሀይ መከላከያ ልብሶች ሊሆን ይችላሉ ጥላ በማጥላት ወይም ደግሞ ዣንጥላ በመጥላት ሊሆን ይችላል፣ ዛፍ ስር በመከለል ሊሆን ይችላል፣ የተለያዩ ዛፎች ስር በመግባት ወይም ደግሞ ዛፎች ስር በከለል እችላለሁ ትልልቅ ቋጥኞች ወይም ደግሞ ተራራ በስር በመከለል እንችላለን። እነዛን ፀሀይ መከለል እችላለሁ ወይም የመጠበቅ እችላለሁ። ሌላው ደግሞ ቤት ውስጥ በመግባት ሊሆን ይችላል ቤት ውስጥ በመግባት ፀሀይ መጠበቅ እችላለሁ።

ስለ ቅርብ ጓደኛህ ንገረኝ? የቅርብ ጓደኛዬ በጣም አብሮ አደግን ከአንደኛ ክፍል እስከ አስራ ሁለተኛ ክፍል ከዛም አልፎ ዩኒቨርሲቲም አንድ ላይ አንድ ሀገር ድሬዳዋ ዩኒቨርሲቲ የሚባል አብረን ነው የተማርነው እሱም ዲፓርትመንታችን የተለያየ ቢሆንም እሱ አርቲክቸራል ኢንጂነሪንግ ነው እኔ ደግሞ ሲቪል ኢንጂነሪንግ ነው የተመረቅነው። ስራ ቦታ የተለያየ ቦታ እሱ ዲላ ዩኒቨርሲቲ ነው እኔ ደብረ ማርቆስ ዩኒቨርሲቲ ነው ያለነው። አሁን እሱ ትዳር መስርቶ የአንድ ልጆች የአንድ ልጅ አባት ሆኗል የሁለት ልጆች አባት ሆኛለሁ ስለዚህ እሱ አሁን የሚኖረው እዛው ዲላ ነው። በጣም የሚገርም እና በጣም ምርጥ ጓደኛ ነው የነበረኝ። ስለዚህ እኔ ሲቸግረኝ እሱም ሲቸግረው እየተረዳዳን ነው አንተም አንተ ትብስ እኔ ትብስ ተባብለን ነው የምንኖረው። አብረው አደግ ነን እስካሁን ድረስ ባለው ጊዜ ተደዋውለን እየተጫወትን አልፎ አልፎም እየተገናኘን እንጫወታለን። ስለዚህ ተፈጥሮ በጣም ማንበብና መጻፍ የሚወድ የተለየ ተጽጥኦ ያለው ግጥም የሚጽፍ ስዕል የሚሰራ የተለያዩ የጥበብ ሰው ነው። ጥበብን አድናቂና በጣም አክብሮት የሚሰጥ ሰው ነው። ጓደኛዬ ይሄንን ይመስላል በአጠቃላይ።

ዛሬ የመጀመሪያ ምግብህ ምን ነበር? ዛሬ የመጀመሪያ ምግቤ ስጋ ፍርፍር ወይም ቋንጣ በእንጀራ ፍርፍር ነው። ስለዚህ እሱን በጠዋት ነው የበላሁት ተሻይ ጋር ጨምሬ በጣም የምወደውና የማደንቀው ምግብ ነው ወይም ተመራጭ እንግዲህ ነው ጠዋት ጠዋት ሁልጊዜም መመገብ የምፈልገው የሱ የምግቤ ነው። ስለዚህ የመጀመሪያ ምግብ ሲባል ምን ለማለት ነው ጠዋት ከእንቅልፍ እንደተነሱ ወይም ደግሞ ወደ ስራ ከመሄድ በፊት ሊመገቡት የሚችሉት አይነት ምግብ ነው። ስለዚህ ያ ደግሞ ቀለል ያለና ቀንን ሊያሳምር የሚችል በስራ ቦታ ላይ የማይረብሽ ቀለል ያለ ቢሆን የተመረጠ ነው። ስለዚህ እኔ አሁን ለዛሬ የመጀመሪያ ምግቤ የተመገብኩት ቀለል ያለ ምግብ የእንጀራ ፍርፍር ቋንጣ ፍርፍር ወይም ደግሞ ከእንጀራ ጋር ቋንጣ ፍርፍር ከእንጀራ ጋር ነው። ስለዚህ እሱ ቀለል ያለና ስራዬን አሳምሮልኝ የዋለ ምግብ ነው። ስለዚህ ሁል ጊዜ ተመራጭ ምግቤ ይሄ ነው።

እንደገና ጥቅም ላይ መዋል ታደርጋለህ አዎ የተለያዩ ነገሮችን ከሰርቼ ወይም ደግሞ አድርጌ የተለያዩ በአ በአግባቡ ካላሉ በአግባቡ ይስሩልኝም አይስሩልኝም መልሼ ቀልሼ እንደገና ደግሞ ጥቅም ላይ ማዋል እፈልጋለሁ። ያ ምንድን ነው የብክነትን ይሁን አላስፈላጊ ያ ብክነትን አላስፈላጊ ወጪን ለመቀነስ ሲባል። እንደገና ላይ ጥቅም መዋል እፈልጋለሁ ስለዚህ እኔም ራሴ የሆነን ነገር ሰርቼ ድጋሚወን ድ እንደገና መልሼ መስራት እፈልጋለሁ። ወይም ደግሞ ለተለያየ ሰው ማድረግ እፈልጋለሁ ስለዚህ ጥቅሙን በምንም ይሁን በምንም አንድ ጊዜ ተጠቅሜ አልጥልም። ደጋግሜ በተለያየ መልኩ እጠቀማለሁ ስለዚህ አንድን እቃ አንድ አይነት አገልግሎት ከሰጠ በኋላ አገልግሎቱ ካበቃ እንደገና ደግሞ በሌላ መልኩ ወደ ሌላ አገልግሎት እንዲያደርግ አደርጋለሁ። ስለዚህ እኔም አንድ ነገር ላይ ከዋልኩኝ በኋላ ወደ ሌላ ቦታ ቀየርኩኝ ይሄ ሌላ ስራ ወይም የሌላ ሁኔታ ማድረግ እፈልጋለሁ። ስለዚህ እንደገና ጥቅም ላይ ማዋል አደርጋለሁ

የስራ ምኞቶችህ ምንድን ናቸው? የስራ ምኞቶቼ በስራዬ መጀመሪያ ራሴን ብቁ አድርጌ መገኘት፣ ከዛ በምሰራው ስራ በቂ ገቢ ማግኘት፣ ሶስተኛ ለቤተሰቤና ለኔ የሚደጉም ኢኮኖሚ ማግኘት ወይም ደግሞ ገንዘብ ማግኘት ወይም ደግሞ የተሻለ ኑሮ የተሻለ ደረጃ ላይ መድረስ ሶስተኛ ለምሰራበት መስሪያ ቤት ወይም ደግሞ ለደንበኞቼ የተሻለ እርካታ በቂ እርካታ እና የተለያየ ጥቅም መስጠት አራተኛ ለሀገር ወይም ደግሞ ለምንኖርባት ሀገሬ የተሻለ ተጽዕኖ ፈጥሬ ወይም ደግሞ በቂ አድርጌ ሀገሬን ማስጠራት እና ማሳወቅ ወይም ደግሞ እኔ በምፈልገው ሙያ የተሻለ ዜጎችን አፍርቶ ማየት ነው። ስለዚህ እያንዳንዱን ነገር በምሰራው ስራ በቂ ማድረግ እፈልጋለሁ። ስለዚህ የስራ ምኞቴም በሙያዬም ይሁን በተለያዩ ነገሮች በገንዘብም ይሁን በእውቀት በዘጤናም ይሁን በሌሎች ጉዳዮች ላይ ራሴን አቅሜን ገንብቼ በተለያዩ ነገሮች ላይ ከተለያዩ ሰዎች ጋር ተወዳዳሪና ተፎካካሪ ሆኖ መገኘት ነው።

ዶሮ አለ? በአሁን ሰዓት የለኝም ዶሮ የለኝም በሆነ ወቅት ላይ እያረባሁ ነበረ ብዙ ጊዜ ያው የ ቤት ላይ ብዙ ጊዜ ንጽህናቸውም ያን ያክል ከሙያውም ስለሌለኝ አማካሪም ስላልተጠቀምኩኝ ያው ከልጆች ጋር ስላልተስማሙ ከጤናማ አንፃር ምንም ስላልሆነ ግቢ እያቆሸሹ ስላስቸገሩ ሸጫቸዋለሁ አሁን ዶሮ የለኝም ግን ዶሮ ማርባት በጣም በቤት ውስጥ አስፈላጊና ጠቃሚ ነው ምክንያቱም እንቁላል በአሁን ሰዓት በጣም ውድና ውድ ሆኗል። አንድ እንቁላል በአሁን ሰዓት እስከ ሃያ ሁለት ብር እስከ ሃያ ሶስት ብር እንዲህ አካባቢ ይሸጣል፤ ስለዚህ ያንን አዎ ከለልጆች ደግሞ በአሁን ሰዓት ለ ጤና ለልጆች ጤና ለልጆች እድገት ሲባል እንቁላል አስፈላጊ ነው ስለዚህ የወቅቱን ገበያ ባመከለ መልኩ ዶሮ በቤት ውስጥ ቢረባ የእንቁላል ፍጆታም መቀነስ ይቻላል ስለዚህ እንቁላልን ከውጭ ገዝቶ አላስፈላጊ ወጪን ከመ ለመቀነስ ሲባል ዶሮ በቤት ውስጥ ቢረባ የተሻለ ነው የሚሆነው ስለዚህ በጥቅሉ እኔ ድሮ ፊት ዶሮ አረባ ነበረ ባያዙንም ሁኔታውን ስለመቀለባቸው ምናቸውንም ማየት ስላልቻልኩኝ ከስራ ጋርም በትክክል ስል የሚሄድልኝ ስላልቻለ መልሼ ሸጫቸዋለሁ። ግን ዶሮ በአሁን ሰዓት የለኝም።

ጨው ብዙ ትወዳለህ? አዎ ጨው በጣም ተጠቃሚ ነኝ። ከልጅነቴም የበረሃ ልጅ የቆላ ልጅ ስለነበርኩኝ ያደግነው ጭብጦ የሚባል ጭብጦ ማለት። እንጀራ ተነባብሮ ወይም ደግሞ በርበሬ ጨው የበዛበት በርበሬ ተነስንሶ በአንድ ላይ ተጨብጦ በአገልግል ወይም ደግሞ በተለያየ አነስ እቃ ተይዞ የሚሄድ ለእረኞችም ሊሆን ይችላል ለተለያዩ ገበሬዎችም ሊሆን ይችላል። ለተጓዦችም ሊሆን ይችላል። የሚሰጥ ነው ስለዚህ ጨው በአብዛኛው እኛ የምንጠቀመው በበረሃ ያለን ሰዎች ስለሆንን ጨውን ከበርበሬ ጋር ይሁን ለብቻውም ይሁን አድርገን የምንጠቀመው ነው። ስለዚህ ጨው በአብዛኛው አሁንም ወጥ ላይም ይሁን ቂጣ ላይም ይሁን ዳቦ ላይም ይሁን ሌላ የምንጠቀመው አስፈላጊ። መኮረኒም ይሁን ሩዝም ይሁን ፓስታ ላይ ጫው ትንሽ ሞቅ ወይም ደግሞ በዛ ብሎ ሲቀመጥ ሲደረግልኝ ነው የምበላው ወይም ደግሞ ምቾት የሚሰጠኝ ስለዚህ ምንም እንኳ ጨው ለጤና አስጊህ ቢሆንም። የጨው መብዛት ለኩላሊት እና ለተለያዩ የውስጥ አካላት አደጋ የሚጥል ወይም ደግሞ የሚያጋልጥ ቢሆን በተለይ ለኩላሊት ኢንፌክሽን የሚያጋልጥ ቢሆንም ብዙ ጊዜ እኔ ከልምድ አንፃርም ጨው እወዳለሁ። ጨውን በጣም አብዝቼ የምጠቀም ሰው አንዱ ነኝ

ቀዝቃዛ የአየር ሁኔታ ትወዳለህ? ቀዝቃዛ የአየር ሁኔታ አልወድም። እድገቴም ያደኩበትም እኔ አካባቢዬ በረሃ ነው። ስለዚህ ከሰላሳ ዲግሪ ሴንቲግሬድ በላይ አካባቢ ስለሆነ ያደኩበት ከልጅነቴ ጀምሮ ትምህርትም ስማር በበረሃ አካባቢ ስለሆነ ቀዝቃዛ ቦታ አይመቸኝም ያስለኛል ወይም ደግሞ ለተለያይ የብርድ በሽታ አጋልጣለሁ ስለዚህ እኔ በረሃ አካባቢ ነው የሚመቸኝ። ቀዝቃዛ ቦታ ለብዙ ጊዜ አይመቸኝም ስለዚህ በጥቅሉ ቀዝቃዛ አየር ሁኔታ ለኔ አይመቸኝም አልወድም

በስራ ላይ ችግሮችህን ችግሮችን ትፈታለህ አዎ? እፈታለሁ በስራ ላይ ብዙ ጊዜ የስራ ችግሮች በስራ ጋር በተገናኘ ነገር ብዙ ችግሮች ይከሰታሉ ለምሳሌ ከማርፈድ ጋር የተገናኘ የመስሪያ ቤት እቃዎችን በትክክል ከመጠቀም አለመጠቀም ችግር አንፃር ሊመጣ ይችላል እኔም ተማሪ ስለሆንኩ ከተማሪዎች ጋር የሚያገናኙ ብዙ ነገሮች ሊኖር ይችላል የማርክ ሊኖር ይችላል ከማርፈርድ ጋር ሊሆን ይችላል የቤተሰብ ችግር ሊሆን ይችላል ስለዚህ እነኛ ተማሪዎች ሊያቋርጡ ይችላሉ የሚያቋርጡበት ምክንያት ደግሞ የገንዘብ ችግር ሊሆን ይችላል የቤተሰብ ችግር ሊሆን ይችላል የአካባቢ ሁኔታ ሊሆን ይችላል የፖለቲካው ሊሆን ይችላል ሌሎች የማህበራዊ ጉዳዮች ሊሆን ይችላሉ ስለዚህ እነዚህን ችግሮች በትክክል አዳምጥና ወይም ደግሞ አልረዳና በትክክል ተመካክረን ከመስሪያ ቤት ባልደረቦች ጋር ተነጋግረን ከተማሪዎች ጋር ተነጋግረን ከሌሎችም ከሚመለከታቸው አካባቢ አስተዳደርጋ ተገናኝተን እነኚህን ነገሮችን እንፈታለን የምንፈታበት መንገድ ደግሞ ተማሪዎችን በማይጎዳ ወይም ደግሞ በሚጠቅም መልኩ የምንችለውን በማገዝ የማንችለውን ደግሞ ለሚችሉት አካላት በመስጠት እገዛ በማድረግ ተማሪዎችን በማማከር በማገዝ ወይም ደግሞ ሌሎችን ደግሞ ኞችን በማማከር በማገዝ እና የሚረዱበትን ችግራቸውን በትክክል ከለየን በኋላ ችግራቸው ምን እንደሆነ ካወቅን በኋላ እነሱን በትክክል እንረዳለን

በቀን ስንት ሰዓት ስልክ ትጠቀማለህ? በቀን ይሄ ነው የሚባል በቁጥር የተወሰነ ስልክ አጠቃቀም እንትን የለኝም። በአሁን ሰዓት በተለይ ይሄን የስማርት ስልክ ከመጣ ወዲህ ጀምሮ እንደማንኛውም ከምንም በላይ ስልክ እንጠቀማለን ለማውራትም ሊሆን ይችላል የተለያዩ ሰዎች ጋር ተደዋውለን ለመውራትም ሊሆን ይችላል። ኢንተርኔት ለመጠቀምም ሊሆን ይችላል መዝናኛ ቦታዎች መጠቀም ይችላል ስለ ትምህርት ጉዳዮችም ለማወቅ ሊሆን ይችላል ብዙ ጊዜ እጠቀማለሁኝ ስልክን የኔን ያክል ገደብ የለውም። በቀን ሳይሆን እንደዚህ በየደቂቃው ራሱ የምንጠቀምበት እንትን አለ ምክንያቱም ስልካችን ከእያንዳንዱ ቁጭ ታልን በተለይ መዝናኛችን መተከዣችን እሱ ነው። እየሄድን ካልሆነ በስተቀር እየሄድን እንኳን ስልክ የምንጠቀምበት አጋጣሚ ብዙ ነው። ስለዚህ ያሁን ሰዓት ጓደኛችንም ምን አግባችንም ማለት በሚቻልበት ደረጃ ስልክ ነው።

ወደ ስራ በሰአቱ ትደርሳለህ? አዎ በሰአቱ ሰዓት በጣም አክባሪ ነኝ እኔ ሰዓት የመሸራረፍ ወይም ደግሞ ሰዓት እንደዚህ ቀጠሮ የምሰርዝ ወይም ደግሞ ቀጠሮ የማላከብር ሰው አይነት አይደለሁም። ስለዚህ በሰአቱ ቀድሜ ነው የምገኘው ስለዚህ እያንዳንዱን ነገር ሰርቪስ እንኳን ወይም ደግሞ የሚወስደን ወደ ስራ ከቤተሰብ ወደ ከስራ ቦታ ከመኖሪያ ቦታ ወደ ስራ ቦታ የሚወስደን ሰርቪስ እንኳን ቢዘገይ እኔ በግሌ እሄዳለሁ። ስለዚህ እያንዳንዱን ነገር የሰዓት አክባር እኔ ስለዚህ ወደ ስራ ቦታም ይሁን ወደሌሎችም ማህበራዊ ጉዳይ ወይም ቀጠሮ የሚሰጣቸው ቦታዎች ካሉ ቀድሜ የምገኝ እኔ ነኝ። ስለዚህ ወደ ስራ በሰአቱ እገኛለሁ።

ከጎረቤቶች ጋር ጥሩ ግንኙነት አለህ? አዎ ጥሩ ግንኙነት አለኝ ጎረቤት ማለት ፈጥኖ ደራሽ የቅርብ ጓደኛ የቅርብ አስታዋይ የቅርብ አስታማሚ የቅርብ ተረጂ የቅርብ ጓደኛ ማለት ነው ስለዚህ ጎረቤት ጋር የጥብቅ ግንኙነት አለኝ እያንዳንዱን ጎረቤት እንደዚህ ችግር ቢገጥምም ይሁን በደስታም ይሁን በመከራ እቃ በመዋዋስም የተለያዩ ችግሮችን በመፍታት የቅርብ ተጠሪ ጎረቤት ስለሆነ ጎረቤት ጋር ጥሩ ግንኙነት አለኝ ስለዚህ ከጎረቤት ጋር ጥሩ ግንኙነት የለም ማለት የተለያዩ ችግር ቢገጥም ደስታም ይሁን መከራ የተለያዩ ችግሮች በሚያጋጥሙ ጊዜ ከሌላ ቦታ አይመጣም ቤተሰብ ምናልባትም ሩቅ ሊሆን ይችላል ስለዚህ በቅርብህ የሚገኝ ጎረቤት እስከሆነ ድረስ ያንኛውንም ችግር ተጋፋጭ ወይም ደግሞ ተረጂ የቅርብ ጎረቤት ነው ስለዚህ ያንን ስለምረዳና ስለማያውቅ ከቅርብ ጎረቤቶቼ ጋር ጥሩ ግንኙነት አለኝ።

ምን አይነት ጫማ ትወዳለህ? ሽፍን ጫማ እወዳለሁ ወይም ደግሞ ከፍ ያለ እንዴ ዝቡት የሆኑ ነገሮች ጫማዎችን በጣም እወዳለሁኝ። ስለዛ አብዝቼ የምጠቀማቸውም እነዚህ ዝቡት የሆኑ ጫማዎችን ወይም ቶርሽን እንደዚህ የሀገር ውስጥም የሆኑ የውጪ ጫማዎችን አብዝቼ እጠቀማለሁኝ። ስለዚህ እነዚህ ከምጠቀማቸው ጫማዎች አንዳንዶቹ በጣም ቀለል ያሉና ምቾት የሚሰማ የሚሰጡ አይነት ጫማዎችን ብዙ ጊዜ እመርጣለሁ

ቡና መፍጨት ታውቃለህ? አዎ ቡና መፍጨት አውቃለሁ ቡናውን ፈጨኝ በባህላዊ መልኩ በሙቀጫ መውቀጥ እንወዳለን። ወይም ደግሞ በኤሌክትሪክ ማሽን መፍጨት እናውቃለሁ። ስለዚህ በአብዛኛው የምንጠቀመው እኛ መብራት ብዙ ጊዜ አመችም ስለማይሆን ስለሚቆራረጥም የመብራት ክፍያም በጣም ከፍ ያለ ስለነበረ የምንጠቀመው በሙቀጫ መውቀጥ ነው። የሙቀጫ የምንወቅጠው በባህላዊ መንገድ ከእንጨት የተሰራ ነው። መቆጫውም እንጨት ነው። ማድረጊያውም እንጨት ስለሆነ ከዛ በመውቀት ቡና እናዘጋጃለን ስለዚህ በኤሌክትሪክ ከሆነ ለመብራት ሲመጣ መብራት ላይ ጥገኛ ሆነን እንቆማለን ማለት ነው። ስለዚህ በአብዛኛው ጊዜ የምንጠቀመው እኛ በእንጨት የተሰራ የቡና መፍጫ ወይም ደግሞ የመውቀጫ መንገድ ነው።

ዝናብ ሲዘንብ ምን ታደርጋለ? ዝናብ የሚዘንብብን የማደርገው ዝናብ በሚዘንበት ጊዜ በአብዛኛው እንደ ሁኔታው ነው ያ ማለት ምንድነው ዝናብ የሚዘንብብኝ መንገድ ላይ ከሆነና ጊዜው እየመሸ ከሆነ እየመታኝ ቢሆን ወደ ቤቴ እሄዳለሁ ነገር ግን ዝናብም የሚመታኝ የሚጥልበት ወቅት መንገድ ላይ ካልሆንኩ ወይም ደግሞ መንገድ ላይ በሆነም ጊዜው ገና ከሆነ እና በቀላሉ የሚያባራ አይነት ወይም ደግሞ የሚቆም ከሆነ የሆነ ጥግ ይዤ እቀመጣለሁ የሆነ ቤት ገብቼ ወይም ደግሞ ዛፍ ስር ሆኜም አሳልፋለሁ። ስለዚህ በአብዛኛው በገጠር አካባቢ ወይም ባደኩበት አካባቢ ከሆነ በአብዛኛው ዝናብ የምንይዘው የዝናብ ሳሌን ወይም ደግሞ ገሳ የሚባል አለ እሱን እንለብሳለን በአሁን ሰዓት ከሆነ በአብዛኛው በክረምት ወቅት ከሆነ የራሳችን የሆነ እጅ ጥላ ስለምንኖር ጥላ በራለሁኝ ጥላ ዘረጋለሁ ጥላ ዘርግቼ ወደምፈልገው ቦታ ያለምንም ችግር እሄዳለሁኝ፤ ስለዚህ ዝናብም ሲዘንብ እንደሁኔታው የማደርጋቸው ነገሮች ጊዜው እየመሸና መንገድ ላይ ከሆንኩኝ ዝናቡም ቶሎ የሚቆም ካልሆነ ቀጥታ እየመታኝብን ወደ ቤት እሄዳለሁ ዝናብ የዘንም ዘንበው ደግሞ በቀን ከሆነ ወይም ደግሞ ቶሎ የሚያባራ ቢሆን ከሆነና የተለ ለምን ግን የትልሽ ችግር የማያወጣርብኝ ከሆነ ይሄዳሉ ስለዚህ ወዲህ የሆነ ቦታ ጠጋ ብዬ አንዳንድ ቤት እከልፈለላለሁ አሳልፋለሁ።

ብዙ ሰነዶች ታዘጋጃለህ አዎ ብዙ ሰነዶች አዘጋጃለሁ በተለይ በትምህርት ነክ የሆኑትን የተማሪዎችን እያንዳንዳቸውን መረጃ አመታዊ ሰም በየስድስት ወሩ በየአመቱ የሚዘጋጁ የተማሪዎች ውጤቶች አሉ ስለዚህ እነዚህን ሰነዶች በትክክልና በተገቢ ሁኔታ አዘጋጃለሁ። የራሴንም እንደአንድ የትምህርት ደረጃ አጫጭር የወሰድኳቸውን የትምህርት ማሰለማ ማጎልበቻ መሰራዎችን እነሱን በትክክል በሚጠቅሙኝ ቦርካና በማስፈልጉኝ ጊዜ ማግኘት እንዲችል ሰነዶችን አዘጋጃለሁ ስለዚህ እነዚህን የማዘጋጃቸውን ቦታ ወይ በተጨናግነው በአግባቡ ነው። በአብዛኛው እነዚህ ደግሞ ከዚህ በተጨማሪ የላብ ሪፖርቶች ወይም ደግሞ የላብ እንትኖች አሉ። ስለዚህ ላብ ተሰርቶ ደግሞ ውጤቱን እያንዳንዱን ነገር መቼ እንደተሰራ መቼ እንደገባ ለምን እንደሚጠቅም ምን እንደሚደረግ። እያንዳንዱን ነገር በሰነድ ስለሆነ ሰነድ አዘጋጃለሁ

በቤትህ ምን አይነት የቤት እቃዎች አሉ? በአብዛኛው እኔ በቤት የሚገኙ የቤት እቃዎች አልጋ ወንበር ጠረምጴዛ መመገቢያ እቃዎች ደግሞ ጭልፋ ማንኪያ ሹካ ስኒ ረከቦት ጀበና ብረድስት ሸክላ ድስት የመሳሰሉት ይገኛሉ። እንደ ቢፌ ወይም ደግሞ ሌሎችን ደግሞ እንደ ኮሞድኖ አይነት ነገሮች በአብዛኛው ይገኛሉ። ስለዚህ እነኚህ የመገልገያ እቃዎችና የመመገቢያ እቃዎች ተብሎ በሁለት ይከፈላል። የመገልገያ እንዳልኩት ቅድም እንደ አልጋ እንደ ጠረምጴዛ ወንበር ወይም ሶፋ ሻራ የአረቢያን መጅሊስ እንደዚህ የመሳሰሉትና ሌሎችም ይገኛሉ። የመመገቢያ እቃዎች ያልኩት ቅድም እንዳልኩት እንደ ስኒ ረከቦት የመሳሰሉትና ሌሎቹም ነገሮች ይገኛሉ።

በመስመር ላይ ቪዲዮ ትመለከታለህ? በመስመር ላይ ቪዲዮ የምመለከተው ብዙ አንዳንድ አጋጣሚዎች ይኖራሉ እነዚህ ምንድን ናቸው በመስመር ላይ የማያቸው የተለያዩን ምንድነው ይች ላሉ እና ሌሎች ነገሮችን ላይ እችላለሁኝ ወይ ድንገት የተላከልኝ ነገር ካለ ከፍቼ ላይ እችላለሁ በአብዛኛው ግን በመስመር ላይ እኔ እየተጓዝኩ ከሆነ ቪዲዮዎችን አላይም ምክንያቱም ለአደጋ ለመኪና አደጋም የሆነ ለሌሎች ነገሮች ለሌባ ልጋለጥ ስለምችል በመስመር ላይ ቪዲዮ ብዙ ጊዜ አላየይም ግን የሆነ ነገር ሰርፕራይዝ የሚያደርግ ወይ ከጓደኛ ወይም ከሌላ አካል ተደውሎ ወይ እንደ አጋጣሚ የሆነ ነገር ሰምቼ ከሆነ ቪዲዮ ልከፍት እችላለሁኝ ያንንም እየሄድኩ ሳይሆን ቆም ብዬ የሆነ ጥግ ይዤ እመለከታለሁኝ ስለዚህ በመስመር ላይ ቪዲዮ መመልከት ብዙ ጊዜ አላዘወትርም ይሄ እኛ አባባሉ ምናልባትም አሁን በመስመር ላይ ሌሎች ቪዲዮ ሲቀርጹ ወይም ሲያዩ ከሆነ በተለይ አሁን በዚህ የባህል ጭፈራ ሲጨፍሩ የተለያዩ ነገሮችን ሲያደርጉ ከሆነ ብዙ ጊዜ ቆሜ አያለሁኝ

ይቅርታ መጠየቅ ቀላል ነው። ይቅርታ መጠየቅ ከባድም ነው ቀላልም ነው እንደየ ሰውየው ወይም እንደ ይቅርታ ጠያቂው ይወሰናል። ይቅርታ ጠያቂው እንደ ይቅርታ ጠያቂው ማለትም እንደ ይቅርታ ጠያቂው ብቻም ሳይሆን እንደ ይቅርታ ጠያቂውና እንደ በደሉ አይነት ይወሰናል። በደሉ በጣም ከባድ ከሆነና ከማትጠብቀው ወይም ከራስ ሰው ወይም ደግሞ ከሚወዱት ሰው አይነት ከሆነ ትንሽ ያስቸግራል። እኔ በግሌ አሁን ይቅርታን ለመጠየቅ በጣም ቀለል ይለኛል ቀላል ነው። ምክንያቱም አሁን በደሉ። ከባድ ከሆነና የምወደው ወይም ደግሞ የማያከብረው የማልጠብቀው እንደዚህ ያደርገኛል የማላስበው አይነት ሰው ከሆነ ሊከብደኝ ይችላል። ምክንያቱም አሁን ቀሎ ይቅርታ መጠየቁ ብቻም ሳይሆን ከይቅርታ በኋላ ያለው ግንኙነት ነው። ይቅርታ አድርጎ ከዛ በኋላ ግንኙነት ይቀጥላል ወይስ አይቀጥልም የሚለው ነገር በጣም አስቸጋሪ ነው። ብዙ ሰው ይቅርታ ለመጠየቅ ቀላል አይደለም። ይቅርታ ከጠየቀ በኋላ ግን ሰውዬ ይቀበላል አይቀበልም ነው? ምክንያቱም የተቀበዩም አንዱ ነገር ነው። ስለዚህ በአጠቃላይ ይቅርታ መጠየቅ ቀላል የሚሆንበትን ቀላል የሚያደርገው እንደ ይቅርታ ጠያቂው እንደ ይቅርታ ተቀባዩና እንደ በደሉ ሁኔታ ይወሰናል። በደሉ ከባድ ከሆነና ሰውየው ቀለል ያለ ከሆነ ወይም ደግሞ ነገሮችን በትክክል የማይረዳ አይነት ከሆነ ይቅርታ መጠየቅ ከባድ ሊያደርገው ይችላል። ላይቀበለው ይችላል እንጂ በአጠቃላይ በቀላሉ ይቅርታ መጠየቅ። እንደ ጠያቂው ቢወሰንም በጣም ቀላል ነው ያንን ያክል ከባድ የሚባል አይደለም

በፋሃም አብሰል ታውቃልህ አዎ አውቃለሁኝ በፋሃም አብሰል አውቃለሁ ምክንያቱም የተለያዩ ለቁርስም የተለያዩ ምግቦችን በእነዚህ መጠጥም ሊሆን ይችላል መምግብም ሊሆን ይችላል እነዚህን ነገሮች አበስላለሁኝ። ያ ማለት ምንድነው? እንደ ሁኔታው መውራት በሌለበት ሰዓት ወይም ደግሞ ሌሎቹን ነገሮች በቅርቡ ማግኘት የማልችልበት አጋጣሚ ካጋጠመኝ በእነዚህ ነገሮች አበስላለሁ። ስለዚህ በአጠቃላይ በፋፋም ማብሰል አውቃለሁ

ቅርጫት አለህ? ቅርጫት አለኝ አዎ እነዚህን ነገሮች የምጠቀምባቸው አብዛኛውን ቅርጫት የምትጠቀምበት ከቆሻሻ ነገሮችን ወይም ደረቅ ቆሻሻ ነገሮችን ከተለያየ ቦታ በሚለው ከግቢም ይሁን ከቤት ውስጥ ሰብስቤ የማስቀምጥበት ነው። ስለዚህ አንዳንድ ቦታ እንደኛ ነው አሁን ወደ ገጠር አካባቢ እንዲህ ጋርቤጅ ወይም ደግሞ የተለያዩ ነገሮችን በቆሻሻ መልኬ ያሉትን የምናስቀምጥበት እና እዛ ጋርቤጅ የምናደርግበት ቦታ ስለሆነ እጠቀማለሁ ስለዚህ እኔ ቅርጫት ነው የምጠቀምበት የቤት ውስጥ የሚሆኑ ከውጭ የሚደረጉ የሚጠራረጉ ቆሻሻዎችን ደረ ቆሻሻዎችን አንድ ላይ ሰብስቤ ለማከማችበት ቦታ ነው ስለዚህ በተለያየ ቦታ ወደ ሌላ ወደ ቆሸ ትልቅ ቆሻሻ ማስቀመጫ ቦታ እስከሚደርሱ ድረስ ጊዜያዊ ማስቀመጫ አድርጌ እጠቀምበታለሁ።

በበጋ ወቅት ምን ታደርጋለህ? በበጋ ወቅት ብዙ ጊዜ እኛ የምናደርገው እንደዚህ አንዳንዴ ሰርግ ነገር እኛ በኢትዮጵያኖች በአብዛኛው የበጋ ወቅት በየእረፍት ሰዓት ነው። በመም ተማሪዎች ደግሞ የመማሪያ ሰዓት ነው። ስለዚህ እነዛ የሰርግ ወቅትም የእንትኖችም ስለሆነ በብዙ ወቅት ይከፈላል ለምሳሌ በበጋ ወቅት ለገበሬዎች እና ለመንግስት ሰራተኞች ሊለያይ ይችላል ለገበሬዎች በበጋ ወቅት የእረፍት ወቅት ነው፤ በእኛ በኢትዮጵያኖች አካባቢ ለተማሪዎች ደግሞ የስራ ሰዓት እና ለመንግስት ሰራተኞችም እንደዚሁ የስራ ሰዓት ነው። በክረምት ወቅት ደግሞ ለገበሬዎች ስራ ወቅት ነው ለእኛ ደግሞ ለባንክ ሰራተኛ እና ለተማሪዎች የእረፍት ወቅት ነው። ስለዚህ በበጋ በአብዛኛው የማደርገው ነገር ምንድነው የተለያዩ በክረምት የሚወደዱ ነገሮችን በበጋ መሸመትና መግዛት ነው። ለክረምት እነኚህን እያደረግን ስራዬን እየሰራሁኝ በወቅቱ እንትን የሚደረጉትን የዛ የቤተሰብ ጉዳይ፣ ማህበራዊ ክርስትናም ሊሆን ይችላል፣ ሰርግም ሊሆን ይችላል፣ ሌሎችም ነገሮች ካሉ በበጋ ወቅት እነዚህን ነገሮች አደርጋለሁ። ስለዚህ በበጋ ወቅት ክረምትን በማይፈልጉ ወይም ደግሞ በክረምት የማይገኙ የአዝዕርት ወይም ደግሞ ምርታማ ነገሮችን በበጋ እሰበስባለሁኝ። ስለዚህ ቤተሰብን ደረቃማ አካባቢ ስለሆነ ወንዞች፣ ውሃዎች፣ ኩሮዎች ስለማይሞሉ ቤተሰብ እጠይቃለሁኝ እነኚህን ነገሮች በማድረግ በበጋ ወቅት በበጋ ወቅት የማደርጋቸው ነገሮች እነዚህ ናቸው።

ዜናውን ከየት ታገኛለ? ዜናውንም አገኘው አብዛኛውን ጊዜ ከሶሻል ሚዲያ አገኛለሁኝ ከሶሻል ከማህበራዊ ሚዲያ የሚባሉት ወይም ደግሞ ሶሻል ሚዲያ የሚባሉ እነዚህን ነገሮች አገኛለሁኝ የተለያዩ ዜናዎች ሀገር በቀልም ዜና ልሆን እንችላለን የውጭ ሀገር ዜናም ሊሆን ይችላሉ ስለተለያዩ ነገሮች ስለ ትምህርት የተጻፉ ስለ ፖለቲካ ሊሆን ይችላሉ ስለ ጤና ሊሆን ይችላል ስለ ሌሎች ማህበራዊ ጉዳይ የተጻፉ ዜናዎችን ከማህበራዊ ድረ ገጽ ወይም ደግሞ ሬድዮ በመክፈት ቴሌቪዥን በመክፈት የተለያዩ ታማኝነት ያላቸውን ዜና የሚያሰራጩ ሚዲያዎችን በመፈለግ ከዛ አገኛለሁኝ በሀገራችን ውስጥ አሁን በአብዛኛው የምትጠቀመው የኢትዮጵያ ቴሌቪዥን አለ ፋና አለ ዋልታ አለ ሌሎችም የመሳሰሉትና እነኚህን ነገሮች እንተ እነዛን በመክፈት ዜና አገኛለሁ ከዚህ ባለፈ ከዩቲዩብ ቴሌቪዥን ኮምፒውተርም ይሁን ስልኬን በመክፈት የተለያዩ ዜናዎችን በማግኘት የተለዩ ቲቦዎሮችን በማየት ዜና ከዛ አገኛለሁ ስለ ሀገራችን ምክንያታ ስለ ውጭ አለም ሁኔታ ስለ ጤናው ስለ ማህበራዊ ስለ ሌሎች ጉዳዮች አጠቃላይ ዜናን ከእነዚህ ማህበራዊ ሚዳዎች አገኛለሁ።

ሽቶ ተጠቀማለህ አዎ እጠቀማለሁ አብዛኛውን ሽቶ ያን ያክል እንደዚህ እንትን ነበሩ ያንን ቀን ተቀን ተጠቃሚ ባልሆንም አልፎ አልፎ ለአንዳንድ ጉዳዮች ይጠቀማሉ በተለይ ፕሮግራም ወይም ደግሞ ከሰው ጋር የሚያገናኘኝ የተለያየ ቀጠሮ ኖሮኝ ከታለኝ የተለያየ እነሱን ላለመረበሽም ለእነሱ ምቾት ለመስጠት ስል የሽቶን እጠቀማለሁ። ሽቶ የሚጠቀም ያን ያክል ተጠቃሚ ሆኜ ሳይሆን ስለዚህ ለማገኘው ሰው ወይም ደግሞ ለምን? ቀጠሮ ላይ ያዝኩለት ሰው ምቾትና ለእሱ ደህንነት ስል ሽቶን እጠቀማለሁ

ስሜትህን በፊትህ ላይ ታሳያለህ? አዎ አብዛኛውን ጊዜ እንደዚህ አሳያለሁ እንደ ያ ደግሞ እንደዛ ፊቴን ላይ የማሳይበት እንደ የስሜቱ ወይም ደግሞ እንደተሰማኝ ስሜት ይወሰናል። የሚሰማኝ ስሜት በጣም ሾክ ወይም ደግሞ የሚያስደነግጥና ነገር ሰርፕራይዝ የሚያደርግ አይነት ከሆነ ወይም ድንገተኛ ፈንጠዝያ የሚያመጣ ከሆነ ፊቴ ላይ ሊነበብብኝ ይችላል። ዝም ብሎ አንዳንድ ቁጣ ወይም ደግሞ ሌሎችም በስራ ጉዳይ ወይም የተለያዩ ቁጡ ሰዎች አጋጥሞኝ የደንበኛ አለመግባባት ምናምን አይነት ከሆነ። ፊቴ ላይ ስሜቴን አላሳይም። ነገር ግን ድንገት የምሰማው ወይም ደግሞ ነገሩ አስደንጋጭ አይነት ነገር ስሜት ከተሰማኝ ፊቴ ላይ የሚነበብ ነገር ይኖራል ስሜቴ በቀላሉ ወይ ኩምትር ሊል ይችላል ጭምድድል ሊል ይችላል ወይም ደግሞ በጣም ድርቅ ብዬ ልቀር እችላለሁ። ስለዚህ እያንዳንዱ ነገር እንደየ ስሜቱ ሊሆን ይችላል ስሜቱ ቀላል እና ያን ያክል ግን ትኩረት የማይሰጠው አይነት ከሆነ ፊቴ ላይ አላሳይም። ነገር ግን ስሜቱ የሚሰማው ስሜት በጣም አስደንጋጭና ነገርየው ከባድ ከሆነ ስሜቴን ሊቅ ላሳይ እችላለሁ

የይለፍ ቃልህን ትጠብቃለህ አዎ የይለፍ ቃሌን በጣም እጠብቃለሁ። ስለዚህ ምክንያቱም ይሄ ለፍቃል ማለት የራሴና የራሴ ነው። ስለዚህ ሌሎች እንዳያውቁብኝ ወይም ደግሞ በትክክል። የራሴ ስለሆነ ማግኘት እንዳይችሉ የራሴን የይለፍ ቃል በትክክል እጠብቃለሁ። ምክንያቱም የይለፍ ቃል ለሎች አሳልፌ ሰጠሁ ማለት የተለያዩ የግል መረጃዎችን አላስፈላጊ ሁኔታዎችን። ሊመነጥፉኝም ደግሞ ሊዘርፉኝ ስለሚችሉ ወይም ደግሞ ሊያጠፉኝ ስለሚችሉ። የግል መረጃዬን በግል እጠብቃለሁ ያ ማለት ምንድነው? እያንዳንዱ ሰው ሁሉም ሰው እኩል ላይሆን ስለሚችል እያንዳንዱን ሚስጥር የሆኑ ነገሮች አሉ። ስለዚህ የይፍ ቃል ያስፈለገው ዋናው ምክንያት የግል መረጃም በራስና በራስ ለመያዝ ነው። ስለዚህ የይለፍቃልን ጠንካራ በማድረግና ለሌሎች አሳልፌ ባለመስጠት እጠብቃለሁ።

ምን አይነት የሙቀት መጠን ትመርጣለህ? እኔ የሙቀት የምመርጠው የሙቀት መጠን ብዙ ጊዜ ሞቃታማ አካባቢ ነው። ስለዚህ ከሰላሳ ወይም ከሃያ ዘጠኝ እስከ ሰላሳ ሁለት ሶስት አካባቢ ዲግሪ ያለ ሴንት ግሬድ ያላቸውን የሙቀት የአካባቢ የሙቀት መጠን ያላቸውን እመርጣለሁኝ። ያደኩት በረሃማ አካባቢ ስለሆነ በቀዝቃዛ ቦታ ብዙ ጊዜ አይመርጥም። ምቾት ስለማይሰጠኝ የምመርጣቸው የሙቀት መጠን ከሃያ ዘጠኝ እስከ ሰላሳ ሶስት የዲግሪ ሴልሼስ ወይም ደግሞ የአየር መጠን ያላቸውን የሙቀት መጠን ያላቸውን አካባቢዎች እመርጣለሁኝ

ስንት ቋንቋ ትችላለህ? እኔ ምችለው ቋንቋ ሁለት ብቻ ነው አንደኛው አማርኛና እንግሊዘኛ ስለዚህ አማርኛ አትወድርበት ወይም ደግሞ የአፍ መፍቻ ቋንቋዬ ስለሆነ አማርኛም በደንብ አድርጌ እችላለሁ። ሁለተኛው እንግሊዘኛ ቋንቋ ነው በትምህርት ያገኘሁት ስለሆነ እንግሊዘኛ ቋንቋ ነው ችላለሁኝ አሁን በከፍተኛ ተቋም ላይ እያስተማርኩት የሚገኘው እንግሊዘኛ ቋንቋ ነው። ስለዚህ እንግሊዘኛ ቋንቋ እና አማርኛ ቋንቋ እችላለሁ ማለት ነው። በአጠቃላይ ሁለት ቋንቋ ነው የምችለው እነሱም አማርኛ እና እንግሊዘኛ

መስኮትህን ክፍት ትተዋለህ? አዎ እንዴ ሁኔታው መስኮቴን ክፍት ልተውም እችላለሁ። ሁለት ነገር ሲያጋጥም እንደ አየሩ ሁኔታ ወይ ክፍት አደርጋለሁ ወይ እዘጋዋለሁ በጣም አካባቢው ሞቃታማና የሙቀት ነክ ከሆነ መስኮት እከፍታለሁ ምክንያቱም በቂ የአየር ብርሃን ወይም ደግሞ የቅዝቃዜ ወደ ቤት እንዲገባ ስል መስኮቴን ክፍት አደርጋለሁ። በጣም ቀዝቃዛ ከሆነና አካባቢው በጣም ቅዝቃዜ የሚሰማው አይነት ከሆነ መስኮቴን ዝግ አደርጋለሁ ምክንያቱም የውጪው ቅዝቃዜ ቤት ውስጥ ገብቶ ቅዝቃዜ እንዳይሰማን ስል። ለማድረግ ሲባል መስኮቱን ክፍት አደርጋለሁ። ማነው ዝግ አደርጋለሁ። ስለዚህ በአጠቃላይ መስኮቱን እንደ አየሩ ሁኔታ ክፍትም ላደርገው እችላለሁ ዝግም ላደርገው እችላለሁ ማለት ነው።

የስራ አሰራሮችን ትከተላለህ? አዎ እከተላለሁ ምክንያቱም የስራ አሰራሮችን እያንዳንዳቸው እያንዳንዱ ስራ እያንዳንዱ ሁኔታ የራሱ የሆነ የአሰራር ቅደም ተከተል ና የአሰራር ግራም ወይም ፕሮሲጀር ስለሚኖረው አሰራር እከተላለሁ ያ ምንድነው የራሱ የሆነ የንትራሩ ክላይንትም በትክክልና በአግባቡ የሚያሰራራችሁን ቅደም ተከተል ካልተከተልኩ እዚህ ስራዎቹ ሊበላሹ ይችላሉ ያልተፈለገ ውጤትም ሊያስመጡ ስለሚችሉ ተጠያቂነትንም ሊያመጡ ይችላሉ ስለዚህ ስራው በትክክል ሊሰራ ስለማይችል ተጠያቂነትንም ስለሚያመጣ የአሰራሮችን ቅደም ተከተል በስርዓትና በተገቢው ሁኔታ እከተላለሁ ስለዚህ እንደየሁኔታው የአሰራሮችን ቅደም ተከተል በትክክል ተገብራለሁ ያ የሚሆንበት ምክንያት አሰራሮች አንዳንድ አሰራሮች በቅደም ተከተልና በየተገቢ ሁኔታ ካልተቀመጡና ካልተሰሩ የሚያመጡት ውጤት አስቸጋሪ ወይም ደግሞ የተበላሸ ሊሆን ስለሚችል ተጠያቂነትንም ስለሚያመጣ በትክክልና በአግባቡ የአሰራር ልዩ የስራ አሰራሮችን በደንብና በትክክል በስርዓትና በተገቢ ሁኔታ አከተላለሁ

በመስመር ላይ ገዢ ነህ? አዎ በመስመር ላይ የተለያዩ የምፈልጋቸው ምርቶች ካሉኝና ብር ካለኝ እገዣለሁ አስፈልገኝ በተለይ ለልጆች የሚያስፈልጉ ነገሮችን ለራሴ የሚያስፈልጉ ነገሮች ከሆኑ በጊዜው የማይገኙ ነገሮች ከሆኑ ወቅታዊ የመጡ እቃዎች ከሆኑ አላፊ እቃዎች ከሆኑ በድንገት የመጡ ከሆኑ ማል ማነገተነጎዳም አላገኛቸው አይነት ከሆኑ እነዚህን ነገሮች በተገኘሁት አጋጣሚ እገዛለሁኝ ስለዚህ በመንገድ ላይ እገዛለሁ በተለይ በተለያዩ ከከተማ ወደ ገጠር በሚሄድበት አካባቢ የሚያስፈልጉኝን ነገሮች እገዛለሁ። ምግብ ሊሆን ይችላሉ ውሃ ሊሆን ይችላሉ ሌሎች መጠጦች ሊሆን ይችላሉ አልባ ሳት ሊሆን ይችላል እነዚህ ነገሮች እገዛለሁ የምገዛበት ምክንያት ለኔም ሊሆን ይችላል ለቤተሰብም ሊሆን ይችላል ለጓደኛም ሊሆን ይችላል ለሌሎች አብረውኝ ላሉትም ጊዜያዊ ተጓዦችም ሊሆን ይችላል ስለዚህ የምገዛው በአጠቃላይ በመስመር ላይ ያሉ ነገሮችን እገዛለሁ ምክንያቱም መስመር ላይ የሚዘረጉ ነገሮች ለተጓዥ ለድንገት ለሚመጣ ሰው ስለሆነ እነሱንም ከመርዳት አንፃርም ሊሆን ይችላል። ለራሴ ጊዜ ፍላጎትም ሊሆን ይችላል በአጠቃላይ መስመር ላይ ያሉ ነገሮችን ገዢ ነኝ።

የድምጽ መልእክት ትልካለህ? አዎ የድምጽ መልእክት እልካለሁ። ድምጽ ልክ መልእክት የምልከው ለቤተሰቦቼም የሆነ ይችላል ለጓደኞቼም ሊሆን ይችላል። ለተማሪዎችም ሊሆን ይችላል። ለባለቤቴም ሊሆን ይችላል ለልጆቼም ሊሆን ይችላል እነዚህን የድምጽ መልእክቶች ብዙ ጊዜ እልካለሁ። ስለዚህ የድምጽ መልእክቶችን የምልክበት ለተለያየ ጉዳይ ሊሆን ስለሚችል እንደዚህ ነገሮች በአጭሩ እጠቀማለሁ የምልክባቸው መንገዶች እነዚህ ነገሮች ናቸው

በዶቄ መፍጨት ታውቃለህ? አዎ በደንብ አድርጌ አሳምሬ አውቃለሁ ዶቄ በተለይ በገጠር አካባቢ የምንፈጭበት ደግሞ እህልንም ሆን በርበሬንም ሆን ጮውንም ሆን የተለያዩ ነገሮችን የምንፈጭበት በዱቄን መፍጨት አውቃለሁ ስለዚህ ያድንበትም በባህላችንም በተለያዩ ነገሮች ምን ፈጨው ስለሆነ ዘመናዊ ከመምጣት በባህላዊ መንገድ የምንፈጭበት ይቺን የባህል ወፍጮ መንገድ ነው ስለዚህ እያንዳንዱን ነገር በወፍጮ በባህላችን መንገድ እናወጣለን ስለዚህ በዶቄ መፍጨት አውቃለሁ

ገንፎ ትበላለህ አዎ እበላለሁ ገንፎ በእኛ በባህላችን በባህል ምግብ ነው። ስለዚህ ተወዳጁና በጣም አክብሮት የሚሰጠው ሙቅ ነው በተለይ በገጠሩማና በከተማውም በሚባል ደረጃ ሙሉ በሙሉ በሚባል ደረጃ በሀገራችን ገንፎ ተመራጭ ምግብ ነው። ይሄም የሚሆነው በተለይ ህፃን ሴቶች ሲወልዱ ለአንድ ወር ያክል ገንፎ እንዲበሉ ይደረጋል ያ ምንድነው የወገባቸው ላማጡበትም ሊሆን ይችላል። ለጤንነታቸውም ይችላል ለልጁም ሊባል ስለሚችል ገንፎ እንዲበሉ ይመከራል። ስለዚህ ገንፎ በእኛ በአገራችን ተመራጭና ተወዳጅ ምግብ ነው። ስለዚህ እኔም በልጅነቴም ይሁን እስካሁንም ባለሁበት ደረጃ ገንፎና ተመራጭ አድርጌ የምበላው ምግብ ነው። ስለዚህ ምግባችን አንዱ የባህል ምግብ ስለሆነ ገንፎን እበላለሁ። አሁንም ባገኘሁት አጋጣሚና በጉዳይም ብዬም በመስራት ገንፎ እንጠቀማለን።

የትንኝ መረብ ትጠቀማለህ? አዎ እጠቀማለሁ። የትንኝ መረብ አብዛኛው በሚረብሸኝ ጊዜ በታማታ በአካባቢያችን ኩሬ ምንጭ የተለያዩ ውሃ ማጣላቀሚያ ስላሉ የኩሬ መረብ እጠቀማለሁ። ማነው የትንኝ መረብ እጠቀማለሁ። ምክንያቱም እነሱ በማታ መጥተው ስለሚረብሹኝ እነሱን ለመግደል ስል እጠቀማለሁ።

ጠዋት ምን ትበላለህ? ጠዋት ጠዋት ቀለል ያሉ ምግቦችን ቀኔን በጣም የማይረብሱም ደግሞ ለስራ የማይከብዱ ምግቦችን በአብዛኛው እመርጣለሁ። በባህላችን ጠዋት ጠዋት ብዙ ጊዜ የምንመገበው እኛ በአንዴ ተለያይ ቀለል ያሉ ነገሮችን እንዴ እንጀራ ፍርፍር ድንች እና ያመሳሰሉትን ነገሮችን እጠቀማለሁ። ያ ማለት ቀን ቀን ብዙ ጊዜ ለስራ የሚሆን በተለይ ነገሮች ዲካም የማያሰማኝ እንቅልፍ የማያመጡ ምግቦችን ቀላል ምግቦችን እመርጣለሁ። እነዛን ዘመንኛው እንጀራ ፍርፍር ቂጣ ዳቦ ቆሎ። እና ገንፎ ነገሮችን እጠቀማለሁኝ አንድ አልፎ አልፎም እንጀራ በወጥ እጠቀማለሁ። ስለዚህ እንደየሁኔታው የምጠቀማቸው በጣም አዘውትሬ የምጠቀመው እንዴ እንቁላል እና እንጀራ ፍርፍር ነው።

በገበያ ዋጋ መደራደር ትችላለህ? አዎ እችላለሁ። ምክንያቱም በባህሉም እያንዳንዱ የገበያ ባህሪዬን ፈጥረው ስለሆነ ግን ሻጭም ከፍ አድርጎ ይጠራሉ ገዢም ዝቅ አድርጎ ስለሚጠራ መሃል ላለመቀናኘት ሲባል። በመከራከር የምንፈልገውን ዋጋ ላይ በመዳረስ መገበያየት እንችላለን። ምክንያቱም ያ ካልሆነ። በምንፈልገው ስራ ወይም በምንፈልገው አይችልም። ምክንያቱም ባለን ብር እና በሚኖረኝ አቅም ለመግዛት ስለምፈልግ የሚቀንስልኝ ከሆነ እስከምችለው ድረስ ተከራክሬ እገዛለሁኝ። ለምሳሌ እኛም የምንገዛበት ሰዓት ሱሪም ሊሆን ይችላል። ጃኬትም ሊሆን ይችላል ሹራብም ሊሆን ይችላል ጫማም ሊሆን ይችላል። ሌላው እንስሳትም ሊሆን ይችላል እና በዓላት እንደዛ ነው ድምጽን በመከራከር እና በመወያየት የምትለያዩ ነገሮችን በማሰር በመከራከር። እንገበያያለን ስለዚህ በገበያ መደራደር እችላለሁ።

የምትወደው መተግበሪያ ምንድነው? የምወደው መተግበሪያ በአብዛኛው ቴሌግራም ነው። የምትጠቀማቸው ነገሮች በአብዛኞቹ ቴሌግራም፣ ኢሞ፣ ዋትሳፕ፣ ኢንስታግራም፣ ኢሜል ሌሎችም ፌስቡክ፣ ሚሴንጀር፣ ሌሎችም መተግበሪያዎች አሉ። ስለዚህ ከእነኚህ አብዛኛው የምወደው ቴሌግራም ነው። ምክንያቱም በቴሌግራም የምፈልገውን ፋይልም ይሁን፣ ሜሴጅም፣ ቴክስትም ይሁን፣ ቪዲዮም ይሁን፣ ሌሎች ነገሮችን ዶክመንቶችን በቀላሉና በፈጣን በፈጣን በሆነ መልኩ ለምፈልገው አካል ስለሚያደርስ ለነገሮቹም የሚልኩልኝን መቀበል ስለምችል የምፈልገውና የምወደው ጠቅላላ ቴሌግራም ነው። ስለዚህ ቴሌግራም የዞናችን ነው እኔ በምንፈልገው መልኩ ስለመጣልኝ ተመራጭና ተወዳጅ መተግበሪያ ቴሌግራም ነው።

የጎረቤቶችን ድምጽ ትሰማለህ አዎ እሰማለሁኝ። የጎረቤት ስሞችን ሲጫወቱም ሲሆኑም ሲዝናኑም ሲሆኑ እያንዳንዱን ነገር የተለያዩ የተለያዩ ጉዳይ ሲያወሩ እሰማለሁ። ስለዚህ ቤቱ የተያያዘና ቅርብም ከመሆኑ አንፃር። የጎረቤቶቼን ድምጽ የምሰማበት እድል በጣም ሰፊ ነው። ስለዚህ በውጭ ይሆን በውስጥ የተለያየ ነገር ሲያደርጉም ሲጫወቱም ሲዝናኑም ምን ሲያደርጉም በተለየ የልጆቹን ድምጽ በቀላሉና ቅርብ በሆነ መልኩ ግልጽ። በሚባል ደረጃ እሰማቸዋለሁ ስለዚህ እያንዳንዱ ምን እንደሚሉ እንኳን ሳይቀር። የምንሰማበት አጋጣሚ ሰፊ ነው ምክንያቱም የሚሆነው ቤቱ ቅርብና የተያያዘ በቀላሉ የመስማማት የሚችል ሆኖ የተሰራ በመሆን ነው

የእቃ ቁጥጥር ታደርጋለህ? አዎ የእቃ ቁጥጥር አደርጋለሁ ምክንያቱም የእያንዳንዱ እቃ በራሱ ጊዜ እና በተፈለገው ሰዓት መጠቀም መቻል አለብን ምክንያቱም አላግባብ የምንጠቀምበት እና አልባሌ ቦታ የምንጥላው ከሆነ ወይም ተጠቅመን ደህንነቱን የማንጠብቅለት ስለሆነ የአገልግሎት ጊዜው ያጥራል። ሁለተኛ የሚሰጠንን አገልግሎት የተመቸና በቀላሉ የተቀላጠፈ ላይሆን ስለሚችል በአግባቡና በተፈለገው ጊዜ ብቻ መጠቀም እንችላለን። ምክንያቱም እያንዳንዱ እቃ ቃ በአግባብ መጠቀም መቻል አለብን ምክንያቱም ብር ነው ወይም ዋጋ ነው። የወጣበት እና በጊዜ ከጊዜ ደግሞ የእቃ ዋጋ እየጨመረ ስለሆነ ያንንም ለመከላከል ሲባል የእቃውን እድሜ መጨመር ወይም ደግሞ አላግባብ በማበላሸት ወይም አላግባብ በመጠቀም እድሜውን ከማሳጠር ረዘም ያለ ጊዜ እንዲያገለግል ማድረግ ተገቢ ነው። ስለዚህ እያንዳንዱን እቃ በትክክልና በሚፈለገው ሰዓት ማለት መጠቀም አስፈላጊ ነው። እቃዎች በቁጥጥር እቃ ቁጥጥር በአብዛኛው አሁን በብርድ ላይም ያደረ ፀሀይ የሚመታው ከሆነ በቀላሉ ሊበላሽና ሊጎዳ ስለሚችል ከፀሀይ ብርሃንም ይሁን አላስፈላጊ ቦታ ከመቀመጥም ይሁን እንስሶችም ወይም ደግሞ ልጆች ከሚደርሱበት ቦታ ከማስቀመጥ መቆጠብ መቻል አለብን። ምክንያቱም ረዘም ያለ ጊዜና ዋጋውም የጨመረ ስለሆነ አላስፈላጊ ወጪን ለመከላከል ሲባል የእቃ ቁጥጥር እጅግ በጣም አስፈላጊ ነው

ሻማ ማብራት ትወዳለህ? አዎ ሻማ ማብራት እወዳለሁ የምወድበት ግን እንደየሁኔታው ነው በአብዛኛው በሁለት መልኩ ሻማን ላበራ እችላለሁ በተለይ የወር በዓላት ደስ የሚል የልደት ቀን ከሆነ የተለያዩ የማከብራቸው የወር በዓላት ከሆኑ ሃይማኖታዊ በዓል ከሆነ ሻማ እናበራለን ሌላ ጊዜ ደግሞ የልጆች ልደት ከሆነ ሻማ እናበራለን በሌላ ጊዜ ደግሞ እንደዚህ የምንወዳቸው ሰዎች ያረፉ ወይም ደግሞ የሞተዎቹን ለማስታወስ ስንባል ሻማ እናበራለን በሌላ ጊዜ ግን አስገዳጅ የሚሆንበት መብራት በጠፋ ጊዜ ሻማ እናበራለን። እንጂ በአጠቃላይ ሻማ ማብራት በነዘዝና ሌሎች ምክንያቶች እንወዳለን በተለይ እንደዚህ በወራት ቀርተህ የምናበራበት ጊዜ እጅግ ውስን ነው እንዴ እንደኛ ነገሮች በትክክል የምንጠቀምበት በአብዛኛው የሻማ መብራት በምንሄድበት ሰዓት ለሌሎችን ለማስታወስ ወይም ቤተሰቦቻችን ለማስታወስ ከሆነ የወር በዓላትን እንደዚህ ወይም ደግሞ ለበአል ከሆነ ሌሎች ደግሞ እንደዚሁ ለልጆች ልደት አካባቢ ከሆነ እነዚህን ሻማን ብናበራለን

የምታስታውሰው ልዩ በዓል አለ አዎ አለ። ለምሳሌ በጣም እንዴ? እዚህ የ ተማሪ እያለሁ ከአምስት አመት በኋላ ወይም ደግሞ አምስት አመት ከተማርን በኋላ የመመረቂያ ጊዜያችንን እጅግ በጣም አስታውሰዋለሁ። ስለዚህ እኛ የምንመረቅበት የመረቃ በዓላችንን እጅግ በጣም የማይረሳኝና ከምንም በላይ ላስታውሰው የምችለው በዓል ነበረ። ምክንያቱም የመጀመሪያ ጊዜ መመረቅ ቤተሰብ መቶ ትምህርት ጨርሰን ወደ ስራ አለም የምንገባበት ወቅት ስለነበረ ያንን ጊዜ እጅግ በጣም አድርጌ አስታውሰዋለሁኝ አከብራለሁኝ። ስለዚህ ከማስታውሰው ልዩ በዓል ብዬ የምጠራው እኔ ህመም የተመራኩበትን ትምህርት ጨርሼ የተመራኩበትን የምርቃ በዓሌን ነው

ገንዘብ ትቆጥባለህ አዎ እቆጥባለሁ ገንዘብ እቆጥባለሁ ምቆጠበበትም ለጤና ለጤና ለምግብ ለአልባሳት ለበዓላት ለቤተሰብ ለመዝናኛ በሚል እቆጥባለሁ። ምክንያቱም እነዚህን ያወርኩ ካልቆጠግኩ ወደፊትም ደግሞ ለቤትም ሊሆን ይችላል የተለያዩ ጉዳዮች በሚያጋጥሙ ጊዜ ያገለግላል በሚል እቆጥባለሁ። ስለዚህ ካላስፈላጊ ውጪ ራሴን በመከልከል ወይም ደግሞ ተራሴን በምታውቀብ ገንዘብ ለወደፊት ህይወቴ እቆጥባለሁ። ስለዚህ ልጆችን ለማስተማርም ሊሆን ይችላል ልጆች አንድ አንድ ጊዜ የሚያጋጥም የድንተኛ ወረርሽ በሽታ ይመጣል በሚል እነዚህን ነገሮች ለመከላከል ሲል ገንዘብ እቆጥባለሁ። ስለዚህ የምቆጠብበት ዋናው አላማም ለእንደዚህ ሲባል ነው። ስለዚህ በአጠቃላይ ገንዘብ እቆጥባለሁ። ያም ከውጪ ከእለታዊ ፍጆታ ወይም ደግሞ ከወራዊ ፍጆታም ደግሞ ከአመታዊ ፍጆታ የተረፈኝ ንገር ካለ ወይም ደግሞ አላግባብ አላስፈላጊ ወጪን በመቀነስ ለወደፊት ህይወቴ ስል ገንዘብ እቆጥባለሁ

የቤት የቤት ጣሪያ በምን የተሰራ ነው? ጣሪያ አብዛኛውን ጊዜ የሚሰራው ከእንጨት ነው። የኔ ቤት የተሰራው ወይም ደግሞ የምኖርበት ቤት የተሰራው ጣራና ቆርቆሮ ነው ደግሞ ከእንጨት እና ከቆርቆሮ የተሰራ ነው። ስለዚህ ሌላ አላስፈላጊ አልፎ አልፎ አንዳንዴ ጠውላዎች ወይም ደግሞ እንደዚህ ፈርኒሽ የተደረጉ ፕሮሰስ የተደረጉ ጣራዎች ወይም እንጨቶች አሉ እንጂ በአብዛኛው ከባህር ዛፍ እና ወይም ከእንጨት እና ከቆርቆሮ ብቻ የተሰራ ነው። ስለዚህ ሌሎች እንደ እንደእንትኑ ከሌሎች የሌላ ቦታ አካባቢ ጉረቤቶችህ ከብረት ከምና ከቆርቆሮ የተሰራ ይኖራል የኔ የምኖርበት አካባቢን ከእንጨት እና ከቆርቆሮ ብቻ ነው የተሰራው።

ቀልድ መናገር ትወዳለህ? አዎ እወዳለሁኝ አልፎ አልፎ እንደየስፈላጊነቱና እንደየሁኔታው ወይም ደግሞ እንደተቀባዩ ሰው መጠን እና ቀልድ የሆነ ሀገር እወዳለሁ ለምሳሌ በቤተሰብ ማዕከል የሚነገር ቀልድ ይኖራል በጓደኛ ማዕከል ወይም ደግሞ በስራ ባልደረባ መካከል የሚነገር ቀልድ ይኖራል፤ በቤተሰብ ማዕከል የሚነገር ቀልድ ይኖራል፤ እንደውም ዝንገት በተገኘው ሰው ደግሞ በተገኘው ሁኔታ የሚቀለድ ቀልድ ይኖር ይችላል፤ ስለዚህ እነኛን አስንዲ እያስፈላጊና እንዲህ ሁኔታው እንደየአመጣጣቸው ቀልድ መናገር እፈልጋለሁ፤ እንዴ ዝም ብሎ ተፈለጎ ቢለው ቀልድ በየ በዘፈቀደው አልናገርም እንዲህ አስፈላጊው እና እንደየሁኔታው ሁኔታው እናገራለሁ።

ልዩ ችሎታህ ምንድነው? ልዩ ችሎታዬ እኔ የስዕልና የግጥም ነው። ስለዚህ አዎ ስዕልና ች ግጥም እሞክራለሁ። ስለዚህ አንድ አንድ ድርሰት ነገሮች እና በተለይ የስዕል ነክ ነገሮች በጣም ይመቹኛል። ስለዚህ በልጅነቴም ያደኩበትም በብዙ ጊዜ ስዕላ ስዕልና የተለያዩ የተፈጥሮን ድራፍት ነገሮች መሳልና መገመት እወዳለሁ። ስለዚህ በአብዛኛው የነኚህ ሁለት ያለኝ የምለው ችሎታ የልጁ ችሎታ የስልና የግጥሞችን የመጻፍ ችሎታ ነው

ድንጋይ ስብስብ ታደርጋለህ አዎ አደርጋለሁ ስለዚህ እያንዳንዱን አይደለም ፈልገው ለቀን ለበተለይ ለአጥርም ሊሆን ይችላል ለተለያዩ ነገሮችም ሊሆን ይችላል በአሁን ሰዓት ተፈላጊና አስፈላጊ ስለሚሆን። የነሱን ችብችብ አደርጋለሁኝ ምክንያቱም ለህይወቴም ለወደፊትም ላለፈውም ለተለያዩ ስለሚጠቅመኝ። እንደዚህ ሰብስቤ እይዛለሁ ምክንያታቸውም ደግሞ የምፈልጋቸውን ነገሮች እና የወደፊት ህይወቴን ሊያስተካክልኛል ብዬ ካሰብኩኝ። እሰበስባለሁ ስለዚህ እንዴ እያስፈላጊነቱ የምሰበስብበት ወቅትና ጊዜ ሁኔታዎች እና የኔ ፈላጎት የተደመረው የምሰበስብበት ወቅት የተለያየ ቢሆንም አደርጋለሁኝ።

ሳህኖችህ መታጠብ ትወዳለህ? አዎ እወዳለሁ ምክንያቱም የተመገብኩበትንም እንዲሁ ዝም ብሎ ዝም ብሎ የተቀመጡ ምሳሌ ቆሻሻ አላቸው ብዬ አስቤ ከሆነ ወይም የተለያዩ በሽታዎች ወቅታዊ ተዘዋዋሪና ታላላፊ በሽታዎች ሊያመጡ ስለሚችሉ ሳህኖችን በአግባቡ አጥባለሁ። ስለዚህ እነዚህን በተለይ የተመገብኩባቸው አሁን እንደተመገብኩኝ በሳሙናና ወይም ባጃክስ በልዩ በማጽጃ ነገሮች እጠቀማለሁ አጥባለሁ። ስለዚህ የማጥብበትም ደግሞ የተለያየ አይኖር ይችላል። አንደኛ የበላሁበት ምግብ ቶሎ በቆየው ቁጥር የተለያየ በሽታ ሊያመጣ ስለሚችል ወዳዉኑ መጽዳት አለበት። ሌላኛው በቆየው ቁጥር ደግሞ ምግቡ እላዩ ላይ ደርቆ ጉልበትና ሳሙናም ይሁን ውሃ ሊፈጅ ስለሚችል ወደው መታጠብ አለበት። ስለዚህ እያንዳንዱን በቆየው ቁጥር ደግሞ ግብ ላይ የተለያዩ በሽታ ተላላፊ በሽታዎች ትንንሽ ላይንም የማይታዩ ተህዋሲያን ሊያፈራ ወይም ሊፈጥር ስለሚችል በቀላሉ መታጠብ አለበት። ስለዚህ ማንኛውም ምግብ ሳህን በቀላሉ ይታጠባል ስለዚህ በአጠቃላይ ሳህኖችን ማጠብ እወዳለሁ።

ልደተህን እንዴት ታከብራለህ? ልደቴን የማከብረው እንደየ አስፈለጊነቱ ጠላ በመቅመቅ አርቄ በመቅዳት ዳቦ በመጋጋር ከቤተሰብ ጋር ሰብሰብ ብዬ የተወለድኩበትን ቀን በማክበር እና በመነቅ ልደቴን እከብራለሁኝ። ስለዚህ የተለያዩ መጠጦችን ምግቦችን ወይም ደግሞ አንበሳትን በማዘጋጀት በምችለው ልክ ያን ያክል የተጋነነ ባልሆነ መልኩ አከብራለሁ። ስለዚህ እኛ አመት ሰላሳ ስድስት አመቴን እንደዚህ በዚህ መልኩ ከቤተሰብ ጋር ከልጆቼ ጋር እና ከሌላም ከቆሮ ቤት ከጓደኛ ጋር ከስራ ባልደረባ ጋር በሚለው መልኩ። አከብራለሁኝ።

በመስመር ላይ ትማራለህ? አዎ ማራለሁ መስመር ላይ ብዙም የሚያስተምሩ ነገሮች አሉ መስመር ላይ ጥሩ ነገሮች ይታያሉ መጥፎ ነገሮች ይታያሉ ወከባ አለ ጩኸት አለ ረብሻ አለ ትራፊክ አለ የተለያዩ የመንገድ መጨናነቅ የሰው የመኪናው የእንስሳው ሌሎችም ደግሞ እነዚህ በጣም የየመንገዱ ሁኔታ በተፈጥሮና በሰው ሰራሽ ሙሉ የተሞላ ነው። ስለዚህ እዛ ላይ ብዙ መማርም መከፋትም መደሰትም ይኖራል ስለዚህ በመስመር ላይ ያሉ ነገሮች እንደዛ አንዳንድ ሰዎች ጮክ ብሎ የሚናገሩ ነገር ይኖራል የተለጣጠፉ ነገሮች ይኖራሉ፤ መኪና ላይ የተጻፉ ታፔላ ላይ የተጻፉ ሎሎችም ነገሮች ስለሚኖሩ እነዛን በማየት እና በመመልከት መማር ይቻላል፤ ከመጥፎ ነገር ደግሞ በተለያዩ ነገሮች አሁን እንደዛ አካል ጉዳተኞች ሊኖሩ ይችላሉ፤ ለማኞችም ደግሞ የኔ ቪጤዎች ይኖራሉ፤ መንቀሳቀስ ያቃታቸው ይኖራሉ እነዛን በማየት ከጤናዬን እግዚአብሔርን በመመስገን እንዴት ተመስገን የታቾችን በማያት እማራለሁኝ። ሌላኛው ደግሞ እንደዚህ እንደ በጣም ከ የተሳካላቸው ሰዎች መኪና ያላቸው ትልልቅ መኪና ያላቸው ትልልቅ ድርጅቶች ያላቸው ሰዎችን አያለሁ ስለዚህ እነሱን በማየት እንደነሱ በመሆን በማለት መንፈሳዊ ቅናት በማዳር በማሳደር እነሱን እረዳለሁኝ ስለዚህ በእነሱ መልኩ የተያየ ላይ የነገሮች እነሱ እንዴት እንዴት ተሳካላቸው እንዴት እዚህ ደረጃ እንዳደረሱ በመጠየቅና በማየት በመረዳት የወደፊት ህይወቴን በእነሱ ልክ ለማስተካከል እፈልጋለሁ።

የቴክኖሎጂ ችግር ሲያጋጥምህ ምን ታደርጋለህ? የቴክኖሎጂ ችግር ሲያጋጥመኝ ማድረግ የተለያዩ መጽሐፍቶችን ማንበብ የተለያዩ ኦንላይን ሶርሶችን ዩቲዩብዎችን መመልከት የሚያውቁ ሰዎችን ወይም የአይቲ ወይም የቴክኖሎጂ ሰዎችን ማማካር። በአብዛኛው እነዚህ ዘንድ ቴክኖሎጂን ሰዎችን በማማከር ብዙ ጊዜ አገኛለሁ ማለት ምንድነው? የሚያውቁ ሰዎችን አሉበት ድረስ በመሄድ እያጋጠመኝን ችግር በትክክል በመንገር እንዲያግዙኝና እርዳታ እንዲያደርጉልኝ አደርጋለሁ። በሌላ መልኩ የቴክኖሎጂ ችግር ሲያጋጥመኝ ዩቲዩቡ ላይ በመግባት ቲዩብን በመጠየቅ የተለያዩ ችግሮችን እንዲፈታልኝ ወይም ደግሞ እንዲያግዘኝ አደርጋለሁ። ከዚህ ባለፈ እንዴ ቻት ጂፒቲ እንዴ ዲፕ ሲክ የመሳሰሉትን ኤአይዎችን በመጠየቅ ያጋጠመን ችግር በትክክል እንደነሱ በመጠየቅ እነሱን ጽፈው በመስጠት እንዲረዱኝ ወይም እንዲያቅዙኝ አደርጋለሁኝ። ስለዚህ በአብዛኛው የማደርጋቸው ነገሮች እንደዚህ አንደኛ ሰዎችን የሚያውቁ ሰዎችን በመጠየቅ ሁለተኛ ዩቲዩብን ስለ ቱብ በመጠየቅ ሶስተኛ ኤአይ በመጠየቅ። የሚያያጋጥምን የቴክኖሎጂ ችግር በቀላሉ መፍታት ትችላለህ።

አቧራ ችግር ይፈጥርብሃል አዎ አቧራ በጣም ችግር ይፈጥራል። አቧራ በተፈጥሮ በተለይ በንፋሶች ወይም ደግሞ በዝናብ አካባቢው በተለይ በንፋሳማ አካባቢ ሊከሰት ይችላል ስለዚህ በንፈሰቶች እንስሳት ባሉበት ወይም ደግሞ ልጆች ባሉበት አካባቢ አቧራ ይበዛል፤ ምክንያት በተደጋጋሚ ስለሚረግጡት እና ሲጫወቱም ሲሄዱም በዘፈቀደ ስለሆነ አዋራ ሊያስነሱ ይችላሉ ስለዛ አዋራ ደግሞ በአይን በአፍንጫ በአፍ በጆሮ በመግባት የሰውን ጤና ሊያክል ይችላል በትዝተ ተጨማሪ ከነቧራው ጋር አብሮ ተያይዞ የሚወጡ እንደ ባክቴሪያ ቫይረስ ጀርም የመሳሰሉት ወደ ሰውነት ውስጥ ሊገቡ ስለሚችሉ እነዚህን በቀላሉ ሰውነትን ሊጎዱ ወይም ደግሞ ሊያሳሙ ይችላሉ ስለዚህ እነኛ ደግሞ እነኚህ ባክቴሪያዎች በሰውነት ውስጥ ካደጉና ከበለፀጉ ለሰውነት ጤና ሊያክል ይገጥማሉ ስለዚህ በቀጥታ በአይን እንኳን ቢገቡ አይንን የማሳከክ የማሳሸት እና ወደ ትራኮማና ላይን ህመም ሊያጋልጡ ይችላሉ ስለዚህ እነ አዋራን በቀላሉ ይረብሻሉ፤ በአፍንጫም ሲገባ የማስነጠስ የማሳል እና ወደተለያየ የተወስሲክ ወይም ደግሞ መርዙ የሚችሉ በሽታዎችን ሊያመጣ ይችላል ስለዚህ በአዋራ ውስጥ የሚኖሩ ብዙ በሽታዎች ይኖራሉ ለአይን የማይታዩም ይሆናሉ ለሚታዩም ሊሆን ይችላሉ እነኚህ ወደ ሰውነታችን በአፍንጫ በተፈጥሮ ቀዳዳችን ማለትም በአፍንጫ በጆሮ በአይን በአፍ በመግባት የሰውነትን ለመማሳከክ እና ለተለያየ በሽታ ወይም ተላላፊ በሽታ ሊያጋለጡን ይችላሉ ስለዚህ በሽታና ናቧራ በቀላሉ የሚረብሸኝ ነው።

ታሪክ መንገር ትወዳለህ? አዎ ታሪክ መንገር እወዳለሁ። ምክንያቱም ለልጆቼ ለተለየ ሰማሁት እኔ የቤተሰቤን የተማርኩትን ያወቅኩትን ያየሁትን የኖርኩበትን እያንዳንዱን ነገር ለቤተሰብም ይሁን ለጓደኛም ይሁን ለልጆቼም ይሁን ለተለያዩ ነገሮች። እናገራለሁኝ ስለዚህ በመወደውም ታሪክ ነገር ነው። ስለዚህ በተረት መልኩም ሊሆን ይችላል በእውነተኛ ታሪክም ሊሆን ይችላል ወለድም ልብወለድ አይነት ነገርም እንደሆነ ይችላል። ሌሎችም ችግሮች ይኖሩ ይችላሉ እነኚህን በታሪክ መልክ እገገራለሁ። ስለዚህ ታሪክ አንዱ የሀገር ገጽታ ወይም ደግሞ የመኖር ያለመኖር አንዱ ዋስትና። ስለሆነ የባለፈውን ጊዜ እንዴት እንዴት ተኖረ አሁን እንዴት እንደሚኖር ወደፊትስ እንዴት እንደሚኖር ይናገራል። ታሪክ በአብዛኛው ጊዜ የሚናገረው ስለ አመጋገብ ስለ አኗኗር ስለ አገዛዝ ወይም ደግሞ ስለ ነገስታት አገዛዝ ስለ አሽከሮቹ ወይም ደግሞ ስለ ህዝቡ ስለ ሃይማኖቱ ስለ አኗኗሩ ስለ ትምህርት ስርዓቱ አጠቃላይ ስለ አለም ስላለው ሁኔታ የነበረን የሚኖር ወደፊትም ያለ እንደዛ ስለሆነ ስለ ታሪክ በዛ መልኩ እናቅራለሁኝ። ስለዚህ ብዙ ጊዜ የሚናገረው ያው ለልጆቼም ሊሆን ይችላል ለጓደኛም ሊሆን ይችላል የምችለውን ነገር በምችለው አጥም እናገራለሁ።

ስንት ኢሜል ትልካለህ እንደየሁኔታው ልከዋል ስለዚህ ያን ያክል እንደዚህ በቁጥር ይወስናል አስፈላጊ እና የሆነ ወቅታዊ ጉዳይ ከገጠመኝ ከአምስትም እስከ አስርም ከዛም በላይ ልልክ እችላለሁኝ። አንዳንድ ቀን ደግሞ ምንም የማልክበት ቀን ይኖራል ስለዚህ በአጠቃላይ እንደየሁኔታውና እንደየአስፈላጊነቱ እንደየስራ ሁኔታ ሊያይ ይችላል። ስለዚህ በቀንና ወይም ደግሞ በቁጥር የተወሰነ አይደለም። ምን ይጠቅበት? እንደዚህ የሆነ ወቅታዊ ስራው ደግሞ ከጓደኛ ጋርም ከቤተሰብ ጋርም ደርሻል ከሌሎች የስራ ባልደረቦች ጋር ወይም ከመስሪያ ቤት ጋር። የጊዜያዊ ጉዳይ ካጋጠመን የምንላክበት ከአምስትም እስከ አስር ከዛም በላይ ልንላላክ እንችላለን። እንደዛ አይነት የጉዳይ ደግሞ ካልገጠመን የማልክበት ቀንም ይኖራል።

በባህላችሁ ሰርግ እንዴት? ይከናወናል በእኛ ባህል ሰርግ የሚከናወነው የ የወንድ ወገን የሴስ ወገንን ወይም ደግሞ የሴት ቤተሰብን ሽማግሌ በመላክ በመጠየቅ ከዛ የሴት ወገን ሰርጉ መቼ እንደሚሆን እና ቀን ቆርጦ ይናገራል ከዛ በኋላ የወንድ ወገን ለሴቷ ወገን አስፈላጊውን የአልባሳት ከጫማ ከሱሪ ከያንዳንዷን ነገር ከፀጉር ስራ ወይም ካልባስ እና ከመዋቢያ ኦስሞቲክስ ነገሮች በሙሉ አሟልቶ በሚያስፈልገውን ቀን በዛ እለት ስለዚህ እሷም የሴት ሚዜ ሶስት እስከ አራት የእሱም ከሶስት እስከ አራት ይሁን። እዚህ ጊዜ ባደረገው ድልድይ ባለ ሰርግ በሃይማኖታዊም ከሆነ በባህላዊው ወይም ደግሞ ዝም ብሎ በባህላዊ መንገድ ሊገ ሊደገስ ሊሰረግ ይችላል። ሰርጉ ባህል መጠጥና ጠላ ኮረፌ እ ጠጅ ሌላም ሌላም አይነት መጠጦች ተዘጋጅቶ የዘመድ ሴት ወገን የሚሆን የወንድ ወገን ተጠርቶ ሲበላ ሲጠጣ ቆይቶ ወደ መጨረሻ አካባቢ ሴቷ ወደ ሴቷ ወገን ትሸኛለች። ስለዚህ በዚህ መልኩ እ የተጨፈረ የተጠቀ የእያንዳንዱን ነገር በባህላዊ መንገድ መሆን ብዙን ያናርጉ በመኪናም ሊሆን ይችላል በበቅሎም እሷ ወደ ወንድ ወገን እንድትሄድ ይደረጋል። ስለዚህ በአጭሩ የሀገራችን የባህላዊ ሰርግ አንድ ነው ይሄ እንደበዝ መልኩ ይከናወናል

ማዕድን ትጠቀማለህ? ማዕድን አልጠቀምም። ያው እኔ አልጠቀምም ወይም በማውጣት አይነት ከሆነ አልጠቀምም በአልባሳት ወይም ደግሞ በጌጣጌጥነት ወይም ደግሞ በሽያጭ አይነት ከሆነ አልፎ አልፎ እጠቀማለሁ። ማለት በሽያጭ መልኩ ከሆነ እንደዛ ወይም ደግሞ በማጌጥ መልኩ ከሆነ ለልጆቼም ይሁን ለኔም አልፎ አልፎ እንደ ቀለበት ወይም ደግሞ እንደ ማገጫ እንደ ሀብል እንደ አንገት ሀብል እንደ የመሳሰሉት ነገሮች ላይ ሊጠቀመው እችላለሁኝ። ከዛ ባለፈ ግን ይሄንን የምጠቀመው የእንደዚህ በመውጣትና ገቢ ከማስገኘት አንፃር ከሆነ አልጠቀምም። ምክንያቱም ይሄን በመንግስት ቁጥጥር ስር አይነት ነገር ስለሆነ። እነኚህን በገበያ ላይ የዋሉትን ትንንሽ ማዕድኖችን ከማግኘት እንዴት አቀለበት እንደ አንገት ሀብል የመሳሰሉትን ብቻ ነው ልጠቀም የምችለው

ፍየል አይተህ ታውቃለህ አዎ ፍየል ላይ አይቼ አውቃለሁ። በቤታችን በገጠር ባለን ወይም ደግሞ በገጠራማው ክፍል በአብዛኛው ፍየል ያረባሉ በተለይ የበረሃ አካባቢ የፍየል የበረሃ እንስሳ ከመሆኗም አንፃር በዛ አካባቢን የመመልከት የመበራ አካባቢ ስለሆነ። ፍየል በዚህ ሰፊ ይረዳል ስለዚህ ፍየልን አይቼ አውቃለሁ። ፍየል እንደውም ለበረሃ አካባቢ በጣም ተወዳጅ እና ለምግብነት የምትለው በጣም ከሌሎች ከበግና ከሌሎች እንስሳቶች በጣም ተመራጭ ናት። ስጋዋም ለመድኃኒትነት ለትል ለይህ ነገሮች ይጠቀሙታል። ስለዚህ ፍየል ብዙ ጥቅም አላት። እኛ ቆዳዋ ለመቀመጫ ለምንጣፍ ይጠቀሙበታል ለህልም መያዣ እንዴ ስልቻ ወይም ደግሞ እንደማንቁርት ይጠቀሙበታል። ሁለተኛ ስጋዋ ለምግብነት ይውላል። ስለዚህ ፍየልን ለብዙ ነገር በገጠራማው ክፍል ይጠቀሙባታል።

ሙዚየም መሄድ ትወዳለህ? አዎ እወዳለሁ ሙዚየም መሄድ እወዳለሁ ምክንያቱም ሙዚየም አካባቢ የሚገኙ የሀገራችንን የቅርስ የባህል መጻጸፍ ጽሁፎች ታሪካዊ መገልገያዎችም ታሪካዊ ታሪኩን የተለያየ በሃይማኖትም የሚሆን በባህላዊም የሚሆነው ንጹህ በተለያየ መልኩ የሚቀመጡና የሚያሳዩ ናቸው። ስለዚህ ሙዚየሞች የድሮውን የስርዓት ማህበር የመገልገያ እቃ ስላስ የተለያዩ ነገሮችን ሊያሳዩ የሚችሉ ስለሆኑ እነሱን ሀገር የለም አዋቅ ስል ስላለፈው ስላሁኑ ስለወደፊት ያሉ ነገሮችን ሊያሳይ ስለሚችል እጠቀማለሁ። ስለዚህ ሙዚየሞችን በተገቢው እና በምፈልገው ሰዓት ወይም ደግሞ እረፍት ባለኝ ሰዓት አያለሁ እወዳለሁኝ ማየትም እንዲህ ነው። ምክንያቱም የአንድን ሀገር ገጽታ ሊያሳዩ የሚችሉ መገልገያ እቃዎችን እና ቅርጾችን በድሮ ዘመናት የነበሩ ሰዎች የሰሯቸውን ያገለገሉባቸውን ቆመን ከዛ ተሰብስበው የሚገኙበት ቦታ ስለሆነ እነሱን ማየት አዘወትራለሁ እወዳለሁ።

ልብስ ምን ያህል ጊዜ ታጥባለህ? ልብስም እንደዚህ ራሱ በሳምንት ቢያንስ አንድ ጊዜ አጥባለሁ እዚህ እንደየአስፈላጊነቱ ደግሞ ሳምንት ባይሞላም በጣም ከቆሸሸና ነገር ወይም ቆሽሿል ብዬ ከተሰማኝ በሳምንት ሁለት ጊዜ ላጥብ እችላለሁኝ። ከዛ ባለፈ ግን በሳምንት በመሰረታዊነት ወይም ደግሞ በ እንደ እቅድ በተያዘ በሳምንት አጥባ ሁለት ጊዜ አጥባለሁ። ከዛ ባለፈ ግን እንደየአስፈላጊነቱ እንደቆሸሸውና እንደምንፈልገው አይነት ልብስ ላጥብ እችላለሁኝ ያጋጠመኝ ወይም ፕሮግራም ሊኖረኝ ይችላል ሌሎች ማህበራዊ ጉዳዮች አሉ ብዬ ካሰብኩኝ እና ልብሱ የቆሸሸ መስሎ ከተሰማኝ ያለ በፕሮግራም ወይም ከሳምንት ሁለት ጊዜም ሶስት ጊዜም ላጥበ እችላለሁኝ።

መዋኘት ትችላለ? አዎ መዋኘት ትችላለህ ሀገር ቤት ወይም ገጠር ቤተሰብ ጋር እያለን ብዙ ጊዜ የምንዋኝበት በቶ የሚባለው ወንዝ ነበር ስለዚህ እዛ አካባቢ በቤተሰብ ጠፍተን የሚሆን ከብቶች ስንጠብቅ እየሄድን በለረጅም ሰዓት እዋኛለሁ ስለዚህም የምንዋኘው የኔ አካባቢያችንን የሚጠራው የቁም ዋና የደረት ዋና የሚባል አለ ስለዚህ ሁለቱንም አቀላጥፌና አሳምሬ መዋኘት እችላለሁኝ፤ ያንንም ከሁለት ሰዓት እስከ ሶስት ሰዓት ባለው ብዙ ውስጥም እስከ ማታ በተለይ ከአምስት ሰዓት እስከ ስምንት ሰዓት ባለው ጊዜ ውስጥ በሞቃታማ አካባቢ ለረጅም ጊዜ እንዋኛለን ከጓደኞች ጋር ከሰፈር ልጆች ጋር በመሰብሰብ ውሃ ዋና አካባቢው በመሄድ ለረጅም ሰዓት እንዋኛለን ስለዚህ ዋና በአጠቃላይ የቁም ዋና ይሁን የደረት ዋና ሁለቱንም አሳምሬ እችላለሁ።